እኔ በብዙ ቦታዎች ተጉዤ አውቃለሁ ኢትዮጵያ ውስጥ በሰሜን በደቡብ በምዕራብ በምስራቅ አራት አቅጣጫዎች አሏት የኢትዮጵያ የቆዳ አቀማመጥ በራሱ በአራት አቅጣጫ ይከፈላል። ከአራቱ በሰሜን ሄጄ አቃለሁ። በደቡብ ሄጄ አውቃለሁ። ወደ ምስራቅ ሄጄ አውቃለሁ ያ ማለት የመጀመሪያ ዲግሪ። ስማር ጎንደር ዩኒቨርሲቲን ተቀላቀልኩኝ። ጎንደር ዩኒቨርሲቲ ደግሞ ከሻሸመኔ ሁለት መቶ አርባ አምስት እስከ ዋና ከተማ አዲስ አበባ ከአድስ አበባ ደግሞ ጎንደር ሰባት መቶ ሃምሳ ኪሎ ሜትር ርቀት ነው። ጎንደር ታሪካዊ ከተማ ነች። እንደሚታወቀው ነገስታት ዋና ከተማዋ አድርገው ሲጠቀሙባት የነበሩ ታሪካዊ ከተማ ነች። ዩኒቨርሲቲውም እዛው ጎንደር ከተማ ውስጥ የሚገኝ ዩኒቨርሲቲ ነው። በአስራ ዘጠኝ ሃምሳ ሁለት እንደ ፈረንጆቹ አቆጣጠር የተቋቋመ ዩኒቨርሲቲ ነው ጎንደር ዩኒቨርሲቲ። በሁለት ሺህ አምስት ዓመተ ምህረት። ጎንደር ዩኒቨርሲቲን ተቀላቀልኩኝ ይሄ ማለት ከሻሸመኔ ጎንደር ማለት ወደ ሰሜን አቅጣጫ ማለት ነው። የተጓዝኩት ከሻሸመኔ አዳማ ከአዳማ አዲስ አበባ ከአዲስ አበባ ባህር ዳር ከባህር ዳር ጎንደር ነው የተጓዝኩት። ከዋና ከተማው ከአዲስ አበባ በሰባት መቶ ሃምሳ ኪሎ ሜትር የሚርቅ ከተማ ነው። የሰሜን ወይም አማራ ክልል የሚገኝ ትልቅ ከተማ ነው። ጎንደር ዩኒቨርሲቲውም የሚገኘው እዛው ጎንደር ከተማ የሚገኝ ትልቅ ዩኒቨርሲቲ ነው። የመጀመሪያ ዲግሪዬን ስማር ወደ እዛ አቅጣጫ እዛ ቦታ ሄጄ ተጉዤ አውቃለሁ። ጎንደር ለአራት አመት ነው የቆየሁት የመጀመሪያ ዲግሪ ስማር እኔ የተማርኩበት ትምህርት ክፍል አራት አመት ነው የሚፈጀው። ለዛ አራት አመት ቆየሁኝ ጎንደር ከተማ ውስጥ ወይም ጎንደር ዩኒቨርሲቲ ዩኒቨርሲቲው እዛው ከተማ ውስጥ ነው የሚገኘው። ዩኒቨርሲቲው ከጎንደር ከተማ የአምስት ኪሎ ሜትር ርቀት ላይ ወጣ ብሎ የሚገኝ ትልቅ ዩኒቨርሲቲ ነው። አንጋፋ ዩኒቨርሲቲ ነው ጎንደር ዩኒቨርሲቲ የሚታወቀው በጤና ነው። ጎንደር ዩኒቨርሲቲ በጤና ወይም በህክምና ታዋቂ ዩኒቨርሲቲ ነው። ጎንደር እና ወደ ሰሜን አቅጣጫ ሄጃለሁ ማለት ነው። በአጭሩ ሲገለጥ ወደ ሰሜን አቅጣጫ ሄጄ አውቃለሁ። ወይም ተጉዤ የማውቀው ጎንደር ከተማ ነው። በሰሜን የኢትዮጵያ ክፍል የሚገኝ በሰሜን ጎንደር የሚገኝ ትልቅ ከተማ ነው። ጎንደር ታሪካዊ ቦታ ነው። በተለይ በጥምቀት በዓል ይታወቃል ጎንደር ጎንደርን በጥምቀት ይባላል ከነ አባባሉም እና እዛ ለአራት አመት ቆየሁኝ። ጎንደር ትልቅ ታሪካዊ ነገስታት ከተማ ናት። ማስተርሴን ከጨረስኩኝ በኋላ ማለት ከአራት አመት በኋላ በሁለት ሺህ ስምንት አመት ምህረት ተመረኩኝ የመጀመሪያ ዲግሪየን ያስኩኝ ከዛ ስራ አገኘው ለማስተርስ ዲግሪ ደግሞ ወይም ሁለተኛ ዲግሪ ለመማር ወደ ደቡብ ኢትዮጵያ አርባ ምንጭ ሄድኩኝ። አርባ ምንጭ በደቡብ ኢትዮጵያ የሚገኝ በጣም የምታምር የደቡብ ኢትዮጵያ ከተማ ናት። በጣም ውብ ከተማ ነች አርባ ምንጭ ከተማ አርባ ምንጮች የሚፈልቁባት ከአርባ ምንጮቹ ስያሜ ያገኘች ትልቅ ከተማ ነች። ትልቅ የቱሪስት ከተማ ነች። አርባ ምንጭ ከተማ አርባ ምንጭ ከተማ በጣም የምታምር በጋሞ ጎፋ ዞን የምትገኝ የጋሞ ጎፋ ዞን ዋና ከተማ ናት። አርባ ምንጭ ታሪካዊ ከተማ ናት። በሃይቅ የተከበበች ከተማ ናት። አባያ ሀይቅና ጫሞ ሀይቅ የሚባል ሁለት ሀይቅ አላት አርባ ምንጭ ከተማ። አባያ ሀይቅ በኮንሶ በኩል የሚገኝ ጫሞ ሀይቅ ደግሞ ወደ ወላይታ ሶዶ ከተማ የመስመር የሚገኝ ትላልቅ ሀይቅ ያላት ከተማ ነች። ከተማዋ በጣም ሞቃታማ ከተማ ነች። እና ለማስተርስ ስማር ወደ አርባ ምንጭ ሄጃለሁ ወደ አርባ ምንጭ ስሄድ ደግሞ ከሀዋሳ ቡሌሆራ ከቡሌሆራ ያቤሎ ከያቤሎ ኮንሶ ከኮንሶ አርባ ምንጭ እንደዚህ አይነት መንገድ ወደ ደቡብ ኢትዮጵያ ዋና ከተማ አርባ ምንጭ ሄጄ የማስተርስ ዲግሪዬን ለመማር ወደ እዛ ቦታ ሄጃለሁኝ። ከዛ ውጪ ደግሞ ወደ አርባ ምንጭ በሚሄድበት ጊዜ ትልልቅ ከተሞችን አይቻለሁ። ወይም ትልልቅ ቦታዎች የመጀመሪያው ከአርባ ምንጭ አላባ ከአላባ ወላይታ ሶዶ ወላይታ ሶዶ በወላይታ ዞን የምትገኝ የወላይታ ዞን ዋና ከተማ ናት እነዚህን ከተማዎች ተጉዣለሁ

በእጅ መሸመን አላውቅም በርግጥ የሽመና ስራ በእኛ ሀገር እንደሚሰራ አውቃለሁ። አሰራሩ እንዴት እንደሆነ አላውቅም ግን የሸመና ስራ የሚሰሩ ባለሙያዎች አሉ። እንደነገሩኝ ከሆነ የሽመና ስራ አሰራሩ በራሱ ጥበብ እውቀት ይጠይቃል። ሽመና በራሱ እውቀት ነው ማንም ሰው እንዲሁ ከመሬት ተነስቶ የሚሰራው ስራ አይደለም። መሸመን ጥበብ ነው እውቀት ነው። በተለይ በባህላዊ ይዘት የሚሰራ ወይም ደግሞ በባህላዊ እውቀት የትኛውም የትምህርት ዘርፍ ላይ ሽመና ስልጠና የለውም። ስልጠና ተሰጥቶበት በትምህርት ካሪኩለም የተቀረጸ አይደለም። ሽመና በዘልማድ በአባቶች ሲወርድ ሲጓረድ የመጣ የእጅ እደ ጥበብ ነው። እንጂ የራሱ ትምህርት ያለው የራሱ መመሪያና ካሬኩለም ያለው አይደለም። ለምሳሌ በኢትዮጵያ የሽመና ስራ በብዛት የሚታወቀው በደቡብ ኢትዮጵያ የሚገኝ ዶርዜ የሚባል ማህበረሰብ አለ። የዶርዜ ማህበረሰብ እንደ ኢትዮጵያ በሽመና ስራ ይታወቃል። ይሄ ሽመና ስራ አንድ ጊዜ ሄጄ ማየት አጋጣሚ ገጥሞኝ ነበረ ለሌላ መርሃ ግብር ስሄድ። በዛው የዶር ዜማ ህብረተሰብ ምን እንደሚመስል ለማየት አሰራሩ ምን እንደሚመስል ለማየት ሄጄ ነበረ። እና በዶርዜ ማህበረሰብ የሽመና ስራ በተፈጥሮ የተሰጣቸው ጥበብ ነው በትምህርት ያዳበሩት አይደለም። በ ትምህርት ቤት በስልጠና የወሰዱት አይደለም በተፈጥሮ ከአባቶቻቸው ሲወርድ ሲዋረድ የመጣ የእደ ጥበብ አይነት ነው ወይም የእጅ ጥበብ አይነት ነው። እና ሽመና ከሽመና የሚሰሩ ምርቶች ለምሳሌ ነጠላ ኮት ጃኬት ሱሪ የባህል ልብሶች አይነቶች ብዙ ምርቶች ይመረታሉ ከሽመና ስራ። በተለይ ጋቢ ጋቢ ሰው ወንድ ወይም ሴት ልጅ ስታገባ በስጦታ ወይም በጥሎሽ መልክ የምታቀርበው አንዱ ጋቢ ነው። ያ ጋቢ ደግሞ በእጅ ሽመና የተመረተ የምርት አይነት ነው። ይሄን ለመልበስ በብዛት የሚመረተው በሽመና ስራ ነው። ይሄ የሽመና ስራ በርግጥ አድካሚ ነው። ብዙ ጊዜ ይፈልጋል ብዙ በተፈጥሮ የተገኘ ልምድ ይፈልጋል እንዲሁ ሰው በዘልማድ ሊለምደው አይችልም። የሽመና ስራ የተፈጥሮ ጥበብ በተፈጥሮ የተገኘ ጥበብ ያስፈልጋል። ማንም ሰው ከመሬት ተነስቶ ለምሳሌ እኔ ዶርዜ በሄድኩበት ጊዜ በሽመና ስራ ትታወቃለች የዶርዜ ማህበረሰብ እዛ በሄድኩበት ጊዜ እንዴት ነው የሚሰሩት የሚለውን ቀረብ ብዬ ለማየት ሞከሬ ነበረ። እና መወርወሪያ የሚባል ነገር አለ አግድብና አግድም የተተከለ የጥለቱ የሚያልፍበት መወርወሪያ የሚባል መዘወሪያ አለ ያን መዘወሪያ በማሽከርከር ጥላቱ እንዲበጠርና ንጹህ ሆኖ እንዲታይ ያደርጋል። ከዛ በኋላ የራሳቸውን የእጅ እደ ጥበብ ተጠቅመው የማሳመር ስራ የማስዋብ ስራ ይሰራሉ። ያ ደግሞ ረጅም ጊዜ ረጅም ጉልበት ረጅም እድሜ ይፈልጋል። በተለይ ስራው ጥራት እንዲኖረው ጠንካራ እንዲሆን የሚሰራበት የጥለት አይነት ወይም ክሩ የሚገኝበት መንገድ እጅግ በጣም አድካሚ ነው። ለዚኛው እኔ ዘመናዊ ቴክኖሎጂ አላየውም እስካሁን ድረስ እኔ በማውቀው እኔ ባለኝ ልምድ። እስካሁን ድረስ በኢትዮጵያ ውስጥ ባሉ የሽመና ስራ በሚሰሩ ሰዎች የተገኘ ቴክኖሎጂን የመተግበር ስራ አላየውም እስካሁን ድረስ በባህላዊ መንገድ የሚመረት ስራ ነው። ይሄ ስራ በጣም አድካሚ ነው እኔ በግሌ እንዴት እንደሚሰራ አላውቅም። ግን የትኛው ማህበረሰብ እንደሚያመርት በየት በኩል እንደሚገኝ የእጅ ስራ እንደሆነ በደንብ አውቃለሁኝ። በማየት ደረጃ በደንብ ለረጅም ጊዜ አይቻለሁኝ። እኔ ባልለምደውም ሙያውን እኔ እውቀቱ ባይኖረኝም እንዴት እንደሚሰራ ግን መረጃውና አስተውሎቱ አለኝ። ለዚህ ደግሞ የሽመና ስራ እውቀትና ጥበብ ከአባቶች ሲወርድ ሲዋረድ የመጣ እንጂ በትምህርት በስልጠና የሚሰጥ አይደለም። በየትኛውም ትምህርት ቤት የሽመና ስራ የለም እንደውም የሽመና ስራ ያላዋቂ ስራ ተደርጎ ይወሰዳል። በእኛ ሀገር እይታ ይሄም ትክክል አይደለም። በመሰረቱ ይሄ ጥበብና የተፈጥሮ እውቀት ነው። ስለዚህ የእጅ ስራ ሊከበር ይገባዋል

አዎንታዊ አስተያየት ተቀብዬ አውቃለሁ። ይሄን ከማብራራቴ በፊት ግን እስኪ አዎንታዊ አስተያየት ምንድነው የሚለውን? በመጀመሪያ እንመልከት አስተያየት በሁለት ይከፈላል። አሉታዊ አስተያየት። ይሄ ለሰዎች የሚሰጥ ከሌሎች ሰዎች የሚሰጣቸው የግል ምልከታ ነው። አስተያየት ሁለቱን መስፈርት ያሟላ ነው። ሊሆን የሚችለውም ከሁለቱ አንዱ ነው። አንደኛው አሁን ተራ ስታየት ሁለተኛው ደግሞ አሉታዊ አስተያየት ነው አዎንታዊ አስተያየት። ድጋፍን የሚመለከት አስተዋጽኦ ላይ የሚመለከት ማበረታቻን የሚመለከት ሲሆን። አሉታዊ ደግሞ ትችትና ወቀሳን የሚያካትት ነው። በሁለቱ ከፍለን ማየት እንችላለን። አስተያየት ሰው ስራ የሆነ ነገር ሲፈጠር ሲንቀሳቀስ የሚሰጥ አስተያየት ነው። ከሌሎች ሰዎች ለምሳሌ እኔ በትምህርት ቤት። መምህር ነኝ። እያስተማርኩኝ ባለበት ደግሞ አስተምሬ ስጨርስ። የትምህርቱ አጋማሽ ክፍል ሲያልቅ። የትምህርት ክፍል ሀላፊው አስተያየት ይቀበላል ከተማሪዎች ትምህርት እንዴት ነበረ? እንዴት ነው የሚያስተምረው? የሚያስተምርበት ዘዴ ትክክል ነው ወይ አስተያየት ስጡ ብሎ ይቀበላል። ሲቀበል ከተማሪዎች የሚነሳው ሀሳብ አዎንታዊና አሉታዊ ነው ሊሆን የሚችለው ከሁለቱ አንዱ ነው። ሁለቱም ሊሆን ይችላል። ስለዚህ በአብዛኛው ተማሪ እኔ የማስተምርምበት መንገድ ደስ እንዳላቸው እንዲገባቸው ጥረት እያደረኩኝ እንደሆነ የማዘጋጀው። የማስተምርበት መጽሐፍ ትክክል እንደሆነ አዎንታዊ አስተያየት ይሰጣሉ። እና በትምህርት ደረጃ ሳስተምር ጥሩ እንደሆነ አስተያየት ተሰጥቶኝ ያውቃል። ይሄ ለኔ አዎንታዊ አስተያየት ነው። አሉታዊ አስተያየትም የለም ማለት አይደለም። ሰው ሲንቀሳቀስ በሌሎች ሰዎች እይታ ሁለት መልክ ነው የሚኖረው። የመጀመሪያው ቅድም እንዳልኩት አሉታዊ ሁለተኛው ደግሞ አዎንታዊ ነው። ማንም ሰው ስራ ሲሰራ ሲንቀሳቀስ ፈጠራ ስራ ሲሰራ አስተያየት መቀበሉ አይቀርም። ምንም የማይንቀሳቀስ ሰው ምንም አስተያየት አይቀበልም። ምክንያቱም ምንም አይሰራማ የማይንቀሳቀስ ነገር። ሀሳብ ሊሰጥበት አይችልም። ሰው ሲንቀሳቀስ ሲወጣ ሲገባ ሲሰራ የሚሰጠው አስተያየት አለ። ሁለቱም አስተያየት ለሰው ልጅ ገንቢ ናቸው። ማለት እኔ ሳስተምር የሚያስተምርበት መንገድ አይገባንም ትክክል አይደለም የሚል አስተያየት ከተማሪ ከመጣ። የማስተምርበትን መንገድ እንድቀይር ያደርገኛል ማለት ራሴን እንዳያደርጎኛል። አዎንታዊ ከሆነ ደግሞ በዛ መንገድ እንድቀጥልና ጥሩ እንደሆነ እንዳስብ አድርጎኛል። ስለዚህ ሰው እንደ አቀባበሉ አይነት ቢለያይም አስተያየት ግን ሁለቱም ገንቢ ናቸው አሉታዊውም አዎንታዊውም አስተያየት ገንቢ ናቸው ብዬ ነው የማስበው። ሁለቱንም አስተያየት መቀበል ጥሩ ነው። አንዳንድ ሰው ግን በተፈጥሮ አሉታዊ አስተያየት አይፈልግም። ብዙ ሰው ማስተውለው አሉታዊ አስተያየት ሲሰጠው ይደነግጣል ይፈራል ለምን ይሄ የተሰጠኝ ይላል? ነገር ግን አሉታዊ አስተያየት ራስን ለማየት ራስን ለማሻሻል ራስን ለማጽናት። ካለው ደከማ ጎን ለማበርታት እና ለመቀየር አስፈላጊ ናቸው። ሁልጊዜ ጎበዝ ጎበዝ የሚባል ሰው ሁልጊዜ ጎበዝ ላይሆን ይችላል። በይሉኝታ ብቻ ጎበዝ ሊባል ይችላል ስለዚህ ራሱን ራሱን እየሸወደ ነው የሚሄደው ማለት ነው። ስለዚህ ሰዎች አስተያየት ሲቀበሉ ሁለቱንም ቢሆን ጥሩ ነው። እኔ አሉታዊም አዎንታዊም አስተያየት ተቀብዬ አውቃለሁ። አዎንታዊውን አስተያየት ተቀብዬ ያንን ለማስቀጠል ጥረት አደርጋለሁ። አሉታዊውን አስተያየት ደግሞ ተቀብዬ ድክመቴን አይበታለሁ ይሄ ክፍተት ነበረ እንደ እኔ ጋር ብዬ ራሴን እጠይቅበታለሁ። ስለዚህ ሰዎች አስተያየት ሲሰጡ ሁለቱንም መቀበል ጥሩ ነው። ብዙ ጊዜ ሰው ይፈራል አሉታዊ አስተያየት አዎንታዊውን ብቻ ይሰማል። አዎንታዊው ብቻ አንዳንዴ ሊሸውድ ይችላል ሰው በይሉንታ ጥሩ ነው ሊል ይችላል። ያ ግን ጥሩ ነው ማለት አይደለም። ስለዚህ ሁል ጊዜ ሁለቱን አስተያየት ብንቀበል ጥሩ ነው። አዎንታዊ ከሰጡን አዎንታዊውን ሀሳብና አስተያየት ጠንካራ ጎናችንን ስለሚያሳየን ያን ጠንካራ ጎናችንን ይዘን መቀጠል። አሉታዊ አስተያየት ከተሰጠን ደግሞ አሉታዊ አስተያየት ድካማችንን ስለሚያሳየን ከድካማችን እንድንነሳ እንድንነቃ። ደካማ ጎናችን እንድናይ አድርገን ያን ደካማ ጎን እንድናሻሽል ያደርገናል። ስለዚህ ሁል ጊዜ አዎንታዊ አስተያየት መቀበል ብቻ ጥሩ አይደለም ብዬ ነው የማስበው። ደካማ ጎናችንን ማየት ስላለብን ሰው ደካማ ጎን አለው መቼም ሁል ጊዜ ጥንካሬ ብቻ ላይሆን ይችላል። ሁለቱን መስተያየት መቀበል ጥሩ ነው። እኔ በበኩሌ አዎንታዊ አስተያየት ተቀብዬ

ቤተሰብ የሚሰበሰብበት ጊዜ ብዙ ነው። ቤተሰብ የሚሰበሰበው ለብዙ ምክንያት ነው እንደ አንዱ ቤተሰብ ቤተሰብ የሚለውን መጀመሪያ ለመረዳት ያክል ቤተሰብ ማለት ልጅ አባት ወንድም ዘመድ የመሳሰሉትን ያጠቃልላል። በአንድ በተለይ በስጋ የሚዛመዱት ብዙ ጊዜ ዘመድ ወይም ቤተሰብ ይባላሉ። በርግጥ የቅርብ ጓደኛ እንደ ቤተሰብ ይቆጠራል ታማኝ ጓደኛ እንደ ቤተሰብ ይቆጠራል። ግን ከዛ አለፍ ሲል ደግሞ የስጋ ዘመድ እንደ ቤተሰብ ይቆጠራል። ስለዚህ አባት ልጅ ወንድም ቤተሰብ እህት ቤተሰብ ሲሆን የስጋ ዘመድ አጎት አክስትም በጥቅሉ ቤተሰብ ተብሎ ይጠራል በዘለማድ። ቤተሰብ ይሰበሰባል ሲሰበሰብ ለብዙ ምክንያት ነው። የመጀመሪያው ምክንያት የቤተሰብ ጉባኤ የሚባል ሀሳብ አለ። በተለይ በኢትዮጵያውያን ልማድ የቤተሰብ ጉባኤ የሚባል ሀሳብ አለ የቤተሰብ ጉባኤ ማለት። ቤተሰብ ተገናኝቶ ስለቤተሰቡ የህይወት ኑሮ እንቅስቃሴ ስለ ኢኮኖሚው ስለ ሃይማኖታዊ ጉዳይ ስላለው ተግዳሮት ስላለው ውጣ ውረድ ስለ ሁሉም ነገር የሚወያይ የሚወያይበት ጊዜ ማለት ነው። ይሄ ደግሞ ምናልባት የቤተሰብ ጉባኤ በአመት አንዴ ወይም በአመት ሁለቴ ሊሆን ይችላል ብዙ ጊዜ በኢትዮጵያ ልማድ። የቤተሰብ ጉባኤ የሚከናወነው በአመት አንድ ጊዜ ነው እሱም ክረምት ላይ። ለምንድነው? ክረምት ላይ የሚደረገው አብዛኛው ቤተሰብ ከስራ ያርፋል ከስራ ነፃ ነው መገኘት ይችላል ተብሎ ስለሚታሰብ ነው። ክረምት ላይ ይሰበሰባል። የኔ ቤተሰቦችም እንዲሁ የቤተሰብ ጉባኤ አላቸው። ያ ጉባኤ ምንድነው ጥቅሙ? ስለ ቤተሰቡ የህይወት ሁኔታ የኑሮ ሁኔታ በሃይማኖታዊ ጉዳይም ሊሆን ይችላል ማለት እግዚአብሔርን እያወቀ ነው ወይ ይሄ ቤተሰብ የዘላለም ህይወት ለማግኘት ዝግጁ ነው ወይ የሚለውን ሁሉ ይወያያል ስለቤተሰብ ኢኮኖሚ ይወያያል መደጋገፍ ያለባቸው በኢኮኖሚ ደግሞ የደከመ ካለ ይደገፋል እነዚህ እነዚህ ነገሮች የሚከናወኑበት የቤተሰብ ጉባኤ ነው። ከዛ አልፎ ግን የቤተሰብ ጉባኤ ከዚህኛው አጀንዳ ወጣ ሲል ምን ሊሆን ይችላል? የቤተሰብ ጉባኤ በአመት አንድ ጊዜ መገናኛ ሊሆን ይችላል። ሰው በኑሮ ምክንያት ሁል ጊዜ ላይገናኝ ይችላል ኑሮ በጣም አድካሚ ነው በጣም ኑሮ ውድነት አለ ስለዚህ ሁል ጊዜ አይገኝም መገናኘት አይቻልም። የስራው ባህሪ ላያገናኝ ይችላል። በእነዚህ ምክንያቶች ቤተሰብ ላይገናኝ ይችላል በአመት አንዴ ግን ይሄ ስብሰባ የቤተሰብ ነው ቤተሰቦቼን የማገኝበት ነው ብሎ። ቤተሰቡ እያንዳንዱ የቤተሰቡ አባላት የሚያስኑበት ጊዜ ነው። ሁሉም እንዲገኙ ከወዲሁ ወስነው በዚህ ጊዜ የቤተሰብ ጉባኤ አለ ብለው የመጀመሪያውን ቅድመ ሁኔታ አስቀምጠው ይገኛሉ። ያን ጊዜ ሲገናኙ የተነፋፈቁ ቤተሰቦች የሚወያዩበት ተገናኝተው የማያውቁ ቤተሰቦች የሚገናኙበት በስልክ ብቻ ሲገናኙ የነበሩ ቤተሰቦች የሚገናኙበት ጊዜ ነው። እዛ የቤተሰብ ጉባኤ ላይ የሚከናወነው በአመት አንዴ ነው ብያለሁኝ። እዛ ቤተሰብ ጉባኤ ላይ የሚነሱ ብዙ ሀሳቦች ሊኖሩ ይችላሉ። እያንዳንዱ የቤተሰብ አባል የሚያነሳው የራሱ ምክንያት አለው። ማለት ስለ ኢኮኖሚው ሊሆን ይችላል ማለት ስላለው የህይወት ሂደት ሊሆን ይችላል ህይወት ከብዶት ይሆን ወይስ ህይወቱ ስኬታማ ነው የሚለው ይገመገማል። ስለዚህ አንዳንድ ቤተሰብ አባላት በኢኮኖሚ ከፍ ያሉ ከሆነ ታች ያሉት ወይም ድሃ የሆኑትን እንዲረዱ ይደረጋል ማለት የትብብር መንፈስ ይፈጠራል ማለት ነው። ያ የትብብር መንፈስ ደግሞ የቤተሰብን ህይወት ያስተካክላል የቤተሰብን የአኗኗር ሁኔታ ይቀይራል። ምክንያቱም በኢኮኖሚ የደከመው ይደገፋል አስተዋጽኦ ይደረግለታል ድጋፍ ይደረግለታል። ስለዚህ ይሄ ውይይት ደግሞ የሚዳብረው በቤተሰብ ጉባኤ ነው የቤተሰብ ጉባኤ ደግሞ የሚሰበሰብበት ጊዜ። ወይም ቤተሰብ የሚሰበሰብበት ጊዜ በአመት አንድ ጊዜ ነው እሱም ክረምት ላይ ነው። ብዙ ጊዜ ክረምት ላይ ሰው ስራ የለበትም ተብሎ ይታመናል። ስለዚህ አመቱን ሙሉ ሲሰራ በራሱ አውድ ሲንቀሳቀስ በራሱ ኑሮ ሲባዝን የኖረው ሁሉ የቤተሰብ አባል በክረምት ይገናኛል። የሚገናኙት ብዙ ጊዜ የቤተሰብ ጉባኤ የሚከናወነው እሁድ ነው። እሁድ ሰው ስራ የለውም ተብሎ ይታሰባል በእውነትም በኢትዮጵያ ውስጥ እሁድ ብዙ ሰው ነፃ ነው ምንም የስራ የለበትም። ነፃ ስለሆነ የመሰብሰቢያ ጊዜ እሁድ ነው እሱም በአመት አንዴ። ተገናኝተው ስለቤተሰቡ የህይወት ጉዳይ ስለአኗኗራቸው ሁኔታ ስለቤተሰብ ጤንነት ስለቤተሰብ መግባባት ብዙ ነገሮች ይከናወኑበታል። ይሄ የቤተሰብ ጉባኤ በአመት አንድ ጊዜ ይከናወናል ማለት ነው።

አዎ ማብሰል እችላለሁኝ ማብሰል የለመድኩበት እና የታሪካዊ ዳር አሁን ልንናገር እኔ ማብሰል የጀመርኩት ከዩኒቨርሲቲ ከተመረኩኝ በኋላ ነው። ዩኒቨርሲቲ ከመግባቴ በፊት ከቤተሰብ ጋ ነው ከእናቴ ጋር ነው ምኖረው። ምንም አይነት የማብሰል ልምዱ አልነበረኝም። አስራ ሁለተኛ ክፍል እንደጨረስኩኝ ወደ ዩኒቨርሲቲ ገባሁ። ዩኒቨርሲቲ ከገባሁ ጊዜ ጀምሮ የራሴን ህይወት መኖር ጀመርኩኝ ከቤተሰብ ወጥቼ። በራሴ ህይወትን መምራት ጀመርኩኝ። ያን ጊዜ ነው ማብሰልና ራስን መቻል የለመድኩት። ዩኒቨርሲቲ አራት አመት ቆየሁኝ። በአራቱም አመት መንግስት የሚያቀርበውን ብንበላም ግን በራሳችን የምንሰራው የምናበስለው ምግብ አለ። ብዙ ጊዜ መንግስት የሚያቀርበው እንጀራ ካልተመቸን በራሳችን እየሰራን ነው ምን በላው። እና ዩኒቨርሲቲ እያለሁኝ ማብሰል ጀመርኩኝ። ከዛ በኋላ ከዩኒቨርሲቲ ከተመረኩኝ በኋላ። አራት አመት ጨርሼ የመጀመሪያ ዲግሪዬን ከተመረኩኝ በኋላ። ስራ ስቀጠር ላጤ ሆኜ መኖር ጀመርኩኝ። ላጤ ሆኜ ስኖር ምንም አማራጭ የለኝም ማብሰል የራሴ ግዴታ ነበረ። ስለዚህ ማብሰል ጀመርኩኝ። ያን ጊዜ ለብቻዬ ስኖር ለማብሰል የሚያስፈልጉ ነገሮችን መግዛት ጀመርኩኝ። እንደ ድስት የተለያዩ እቃዎችን ከዛ ደግሞ ለማብሰል የሚያስፈልጉ ግብአቶች ሽንኩርት በርበሬ ምስር ሽሮ። ድህንች ቃርያ ቀይ ስር ምስር የመሳሰሉትን ለማብሰል ግብአት የሚሆኑትን ነገሮች መሰብሰብ ጀመርኩኝ። ከዚች አስቀምጣለሁ ከዛ በኋላ ለማብሰል ዝግጁ ለማድረግ ለምሳሌ ቁርስ ምሳ እራት አበስላለሁ በግል የሰራተኛ የለኝም። ራሴ ባለሙያ ሆኜ ነው ምሰራው ራሴ ምሰራው ነው የሚጣፍጠኝ። ስለዚህ ለምሳሌ ቁርስ መስራት ከፈለኩ ሽንኩርት እከትፋለሁ። በርበሬ አዘጋጃለሁ ውሃ ፈላለሁ የሚፈላ ውሃ ውስጥ ሽንኩርት እጨምራለሁ አቁላላለሁኝ እየበሰለ ሲሄድ በርቤሬ እጨምራለሁ። በርቤሬ ከጨመርኩኝ በኋላ በርበሬው በደንብ እስኪ በስል በደምብ አማስላለሁ በደንብ አቁላላ ለውኝ። ከዛ በኋላ ሽሮ መሰራ ኮለምሳሌ ውሃ እጨምርበታለሁ። ውሃ እጨምርበትና ውሃው ከፈላ በኋላ ሽሮ እጨምርበታለሁ ድንችን በተመሳሳይ ድንች ወጥ ሽሮ ወጥ ስጋ ወጥ የመሳሰሉትን በደንብ ማብሰል እችላለሁኝ። ይሄን የለመድኩት ግን ላጤ ሆኜ በደንብ ለመኖር ላጤ ሆኜ መኖር ስጀምር ነው። ላጤ ሆኜ ከቤተሰቦቼ እርቄ ነው የምኖረው ሌላ ከተማ ነው የምኖረው። ለቤተሰብ ቅርብ አይደለሁ መራብ የለብኝም ስለዚህ በራሴ መስራት ጀመርኩኝ። እና ማብሰል መልመድ ጥሩ ብዙ ጥቅም አለው። ምክንያቱም ሰው ሁል ጊዜ ከእናቱ ጋር አይኖርም ሰው ለብቻው ነው ብዙ ጊዜ የሚኖረው ማለት በተለይ ከአስራ ስምንት አመት በኋላ ሰው ለብቻው ነው የሚኖረው። ስለዚህ የግድ ሁል ጊዜ ሰራተኛ መቅጠር አይችልም። ሰራተኛ ለመቅጠር አቅሙ ላይፈቅድ ይችላል አቅሙ ቢፈቅድ እንኳን ጥራት ላይኖረው ይችላል ሚሰራው መግብ። ስለዚህ በራስ የተሰራ ደግሞ ይጣፍጣል ምንም ቢሆን ሙያ መልመድ ያስፈልጋል። ስለዚህ ማብሰል ለማብሰል ዝግጁ ለማድረግ ለምሳሌ ቁርስ ምሳ እራት አበስላለሁ በግሌ ሰራተኛ የለኝም ራሴ ባለሙያ ሆኜ ነው ምሰራው ራሴ ምሰራው ነው ሚጣፍጠኝ። ከወዲሁ በተለይ እኔ የምመክረው ታናናሽ ልጆች ከቤተሰብ ጋር የሚኖሩ ሙያ ቢለምዱ እመክራለሁኝ። እኔ ሙያ የለመድኩት እናቴ ጋር ነው። ከዛ ላጤ ሆኜ ለብቻዬ ተከራይቼ ስኖር በጣም ብዙ ጠቅሞኛል ምክንያቱም። በራሴ አበስላሎህ በራሴ ምግብ እሰራለሁ በራሴ ወጥ እሰራለሁ። በራሴ ሁሉ ነገር አከናውንና ምሳዬን ቁርሴን እራቴን በጊዜ እበላለሁኝ ማንንም አልጠብቅም። እና ማብሰል መለመድ ብዙ ጥቅም አለው። ምክንያቱም ሰው ውጪ ላይ ሊበላ ይችላል ውጭ ላይ ሲበላ ብዙ ነገሮች አሉት። ራሱ ሰርቶ ከሚበላው ውጪ ሰው ውጪ ወይ ሌላ ከራስ ሙያ ከተሰሩት ውጪ ሲበላ። ከጥቅሙ ጉዳቱ ያመዝናል ምክንያቱም በሌላ ሰው እጅ የተሰራ ምግብ። ወይ ዘይት ያንሰዋል ወይ ዘይቱን ንጹህ አደለም። ወይ ደግሞ የሚሰራበት እቃ ንጹህ አይደለም ወይ የእቃው ራሱ ንጹህ አይደለም ወይ እንጀራው ንጹህ አይደለም ወይ ወጡ ንጹህ አይደለም። ይሄን ሁሉ ችግር ለመቅረፍ ቤት ውስጥ መስራት ቤት ውስጥ ማብሰል። ለማብሰል ደግሞ ብዙ ነገር አያስፈልግም መብራት ካለ ስቶቭ መጠቀም ነው። ወይም ደግሞ መብራት ከጠፋ ደግሞ እንጨት አቀጣጥሎ ወይም ደግሞ ከሰል ገዝቶ መጠቀም ነው። ስለዚህ ሙያ መልመድ አንዱ የማብሰል ችሎታ ሙያ ነው። ስለዚህ ሙያ መልመድ ጥቅም አለው። ምክንያቱም በራስ አብስሎ መመገብ ንጽህናን መጠበቅ ነው። ንጹህ ምግብ መብላት ነው ስለዚህ ማብሰል መቻል አለብን እኔም ማብሰል እችላለሁ ማለት ነው

አዎ ጊዜዬን በደንብ አስተዳድራለሁ ጊዜ ማስተዳደር በሌላ አገላለጽ ጊዜን በደንብ መጠቀም ማለት ነው ጊዜ በአግባቡ መጠቀም ግዴታ ነው። የሰው ልጅ ፈጣሪ ከሰጠው ንጹህ ስጦታ ወይም በፈጣሪ ስጦታ ከተሰጡት ትልቁ በረከት ጊዜ ነው። ጊዜ ደግሞ በሌላ አገላለጽ ህይወት ነው ምክንያቱም እያንዳንዱ ጊዜ ከፈጣሪ የተሰጠን ጊዜ የህይወታችን አንዱ አካል ነው ጊዜ እንደው በአግባቡ መጠቀም ግዴታ ነው። ጊዜ የተሰጠን ከፈጣሪ ነው ከፈጣሪ ከእግዚአብሔር ነው ጊዜ ማንም ቆጥሮ ሰፍሮ አይሰጠንም። ጊዜ የተሰጠን የእግዚአብሔር ነው የእግዚአብሔር የሰጠንን ስጦታ ደግሞ መጠቀም ግዴታ ነው። ማለት በአግባቡ መጠቀም። ምክንያቱም የእግዚአብሔር ስጦታ ሁል ጊዜ በጎ ነው ሁሌ ቸር ነው ሁሌ። ለህይወት ጥሩ ምክንያት ነው የእግዚአብሔር ስጦታ። እና ከእግዚአብሔር ስጦታዎች ውስጥ አንዱ ጊዜ ነው። ጊዜን በደንብ ማስተዳደር በደንብ መጠቀም ያስፈልጋል። እኔ ጊዜን በደንብ አስተዳድራለሁ። ጊዜን እንዴት እንደማስተዳድር ትንሽ ላብራራላችሁ። ጊዜ በራሱ ምንም ሊፈጥር አይችልም ሰው። ያን ጊዜ ተጠቅሞ ፈጠራ ሊፈጥር ይችላል። የሆነ ነገር ሊያከናውን ይችላል እንጂ ጊዜ በራሱ ምንም አይሰራም ጊዜ ቁጥር ነው። ስለዚህ ጊዜን በአግባቡ ለመጠቀም ብዙ ምክንያቶች አሉ። ማለት ብዙ የምንጠቀማቸው ዘዴዎች አሉ ምን ማለት ነው? ለምሳሌ አንድ ስራ ለመስራት ጊዜን በግባቡ ለመጠቀም የስራውን አይነት እና የስራውን ባህሪ መረዳት ያስፈልጋል። ለምሳሌ ነገ ጠዋት ምን እንደምሰራ ማሰብና ማስተካከል ያለብኝ ዛሬ ማታ ነው። ስለዚህ ነገ ምን እንደምሰራ ቁልጭ አድርጌ ዘርዝሬ እያንዳንዱን መስፈርት አስቀምጬ ለነገ ምሰራውን ዛሬ ማታ ማዘጋጀት አለብኝ። ሳዘጋጅ ደግሞ ለእያንዳንዱ ስራ ቅደም ተከተል ማስቀመጥ አለብኝ። አንዳንድ ጊዜ ስራዎች ቅደም ተከተል ካልሰጠናቸው ሊበዙብን ይችላሉ። ያ ማለት ለምሳሌ እንዳንሰራ በጣም አንገብጋቢ ሊሆን ይችላል። አንዳንዱ ደግሞ ቢሰራም ጥሩ ነው በጣም አንገብጋቢም ላይሆን ይችላል። አንዳንድ ስራዎች ደግሞ መሰራትም ያለበት ወይም ግዴታ የሆነ ግን አስቸኳይ ያልሆነ ስራ ሊኖር ይችላል። በእንደዚህ አይነት ሁኔታዎች ውስጥ መጀመሪያ መስራት ያለብን ምንድነው? የሚለውን መለየት አለብን። ያ ማለት ለእያንዳንዱ ስራችን ለእያንዳንዱ ክንውናችን ቅደም ተከተል ማስቀመጥ ምክንያቱም ሁሉም ስራ በተመሳሳይ ሰዓት አይከናወንም። በተመሳሳይ ሰዓት የሚከናወነን ስራ መኖር የለበትም። ስለዚህ እንደየስራው አስፈላጊነት እንደየሁናቴው አስፈላጊነት መለየት ያስፈልጋል። ለምሳሌ አንድ ስራ በጣም አስፈላጊ በጣም ቅድሚያ መሰራት ያለበት ካሉ ያንን ስራ መጀመሪያ ላይ ማስቀመጥ። አንዳንድ ስራ ደግሞ በተፈጥሮ ወይም የስራው ባህሪ መሰራት አለበት ግዴታ ነው ግን ብዙ አንገብጋቢ ላይሆን ይችላል ያንን ስራ ወደኋላ መውሰድ እና ሌላ ጊዜ መስራት። ስለዚህ ጊዜን በአግባቡ መጠቀም ለየስራዎቹ ጊዜ ማከፋፈል ማለት ነው። ነገ ምን እንደምሰራ ዛሬ ማታ ስራዎችን ማከፋፈል አለብኝ። መጀመሪያ ምንድነው የምሰራው ሁለተኛ ምንድነው የምሰራው ሶስተኛ ምንድነው የምሰራው የሚለውን ቅደም ተከተል ማስያዝ ይኖርብኛል። ስለዚህ ለእያንዳንዱ ስራ ቅደም ተከትል መስጠት አለብኝ። ያኔ ጊዜን በደንብ አስተዳድራለሁ ማለት ነው። ሁል ጊዜ ጊዜያችንን በአግባቡ ለመጠቀም የምንሰራውን ስራ ቅደም ተከተል ማስያዝ ከእኛ ይጠበቃል ማለት ነው። ይሄ ደግሞ የጊዜ አጠቃቀም የሚሉ ሁኔታዎችን መውሰድና መጠቀም ያስፈልጋል። የጊዜ አጠቃቀም እንደየሰው ሁኔታ ቢለያይም ሁላችንም ጊዜ በአግባቡ ላንጠቀም እንችላለን ግን ጊዜን ማስተዳደር ህይወት ነው። ጊዜን ማስተዳደር ህይወትን ማስተዳደር ነው። ጊዜን በአግባቡ መጠቀም ህይወትን በአግባቡ መጠቀም ነው። ምክንያቱም ጊዜ ከሄደ ተመልሰን ያን ጊዜ አናገኘውም። ጊዜ ሲመላለስ እየተደጋገመ ይመስለናል እንጂ ህይወታችን አይደገምም። ለምሳሌ ዛሬ የምኖረው ኖሮ ነገ ከምኖረው ጋር አይገናኝም። ነገ የምኖረው ዛሬ የምኖረውን አይደለም ነገ ሌላ ቀን ነው። ስለዚህ ነገ አዲስ ኑሮ ነው ነገ አዲስ ህይወት ነው ጊዜም እንደዛው ነው። ግን ሰው በተፈጥሮ ምን ይላል ጊዜ ይደጋገማል ብሎ ያስባል ግን ጊዜ አይደጋገምም። ለምሳሌ ዛሬ እኔ ሰላሳ አመቴ ነው። የዛሬ አመት ሰላሳ አንድ አመት ነው የሚሆነኝ ሰላሳ አንድ አመቴ ላይ ሆኜ የምሰራውን አሁን አልሰራም። ስለዚህ ለእያንዳንዱ ስራችን ጊዜያችንን በአግባቡ ማስተዳደር በሌላ አገላለጽ ህይወታችንን በአግባቡ ማስተዳደር ነው። ህይወትን ደግሞ በአግባቡ ለመምራት ጊዜን በአግባቡ መጠቀም ግዴታ ነው። ምክንያቱም ህይወት በጊዜ ስለሚተመን ማለት ነው ጊዜ ደግሞ ህይወትን ይመዝናል ህይወትን ያስተዳድራል። ስለዚህ ጊዜን እንደ ገንዘብ እየመነዘርን በአግባቡ መጠቀም ተገቢ ነው ማለት ነው። እኔም ጊዜን በደንብ አስተዳድራለሁ

ሙዚቃ እወዳለሁኝ ሙዚቃ ጥበብ ነው ሙዚቃ በራሱ አንድ የጥበብ ወይም የስነ ጥበብ መገለጫ ነው። በሙዚቃ ብዙ ነገር ይገለጻል። በሙዚቃ የሀገር ፍቅር ይገለጻል። በሙዚቃ የፍቅር ስብዕና ይገለጻል በሙዚቃ ፍቅር ይሰበካል። በሙዚቃ ብዙ ነገር ይሰበካል። እኔ የምወደው ሙዚቃ ብዙም ባይሆን የተወሰኑ ናቸው። የመጀመሪያው ሀገራዊ ሙዚቃ እወዳለሁኝ ማለት ስለ ሀገር የሚዘየም የሀገርን ፍቅር የሚገልጽ ሙዚቃ እወዳለሁኝ። የሀገር ፍቅር በሙዚቃ ይገለጻል እንደሚታወቀው አንድን ሀገር እንደምንወድ ወይም ሀገራችን እንደምንወድ ለመግለጽ በሙዚቃ ልንጠቀም እንችላለን። ምክንያቱም ሙዚቃ ሀይል አለው ሙዚቃ የማሳመን ጥበብ አለው ሙዚቃ የማሳመን ጉልበት አለው። ስለዚህ አንድ ሰው የሀገር ጥበብ ወይም የሀገር ፍቅር እንዳለው በሙዚቃ ሊገልጽ ይችላል። እና እኔ ከምወዳቸው የሙዚቃ አይነቶች አንዱና የመጀመሪያው ስለ ሀገር ፍቅር የሚዘፈን ሙዚቃ ነው። ሁለተኛው ደግሞ ስለ ቤተሰብ ፍቅር የሚዘፈን ሙዚቃ እወዳለሁኝ። ማለት እናትን ማክበር አባትን ማክበር እህት ወንድሞችን ማክበር ሰውን መውደድ በአጠቃላይ በዚህ ጉዳይ ላይ የሚያጠነጥን ሙዚቃ እወዳለሁኝ። ምክንያቱም ሰው በዚህ አመት በዚህ አለም ሲኖር ከሰው ጋር ነው የሚኖረው ሰው ብቻው ሊኖር አይችልም። ስለዚህ ከሰው ጋር ሲኖር ደግሞ ሰውን መውደድ ሰውን ማክበር አለበት። እና ይሄን ፍቅር የሚገልጽ የሙዚቃ አይነት ደግሞ ትልቅ ትርጉም አለው። ከሰው ጋር አብሮ ለመኖር ከሰው ጋር ለመግባባት የዚህን ዘዴ የሚያስተምር በሙዚቃ ሊገለጽ ይችላል። እና ስለቤተሰብ መዋደድና ፍቅር የሚሰብክ ሙዚቃ እወዳለሁኝ። ሌላኛው ደግሞ ስለ አንድ አካባቢ ባህል የሚሰራ ሙዚቃ እወዳለሁ። አንድ አካባቢ ያለው ባህላዊ ይዘት የባህሉ አይነት የባህሉ አለባበስ የባህሉ የቋንቋ አይነት የባህሉ መልክ በሙዚቃ ሊገለጽ ይችላል። ስለዚህ እዛ አካባቢ ሄጄ ላላውቅ እችላለሁ የዛ አካባቢ ማህበረሰብ ባህል ምን እንደሆነ ላላውቅ እችላለሁ። ይሄን በሙዚቃ ሰርተው ሲያቀርቡ ደስ ይለኛል ስለዛ አካባቢ መረጃው ይኖረኛል። ስለዛ አካባቢ ባህል እውቀቱ ይኖረኛል። ያን አካባቢ ባህል ልወደው እችላለሁኝ ስለዚህ የአንድ አካባቢ ማህበረሰብ ቋንቋ ማህበረሰብ አለባበስ የሚገልጽ ሙዚቃ በጣም እወዳለሁኝ። እንደ ሙዚቃው አይነት እንደ ግጥሙ ክብደት መስፈርት አድርጌ አዳምጣለሁ። ሌላኛው ደግሞ በጣም የምወደው ሙዚቃ አይነት ለስለስ ያለ ማለት የሙዚቃ አይነት ብዙ አይነቶች አሉት። እንደሚታወቀው ሞቅ ያለ ሙዚቃ አለ ለስለስ ያለ ሙዚቃ አለ። በጣም ትልቅ ወከባ የበዛበት ሙዚቃ አለ። እኔ ግን የምወደው ለስለስ ያለ ሙዚቃ ዜማው ግጥሙ የሚመጣጠን አንዳንዴ ሙዚቃ ሲባል ሰዎች ዝም ብለው በዘልማድ የሚጮኸው ጩኸት አይደለም። ሙዚቃ ብዙ መስፈርት አለው። እንደውም በኢትዮጵያ ቋንቋ ወይም ደግሞ በኢትዮጵያ የሙዚቃ አገላለጽ ግእዝ አራራይና እዝል የሙዚቃ ሲስተም አይነቶች ናቸው ተብሎ ይታመናል። ይሄም በያሬድ ዜማ የተገኙ ግእዝ እዝልና አላራይ የሙዚቃ አይነት ሆነው ይገለጻል አምባሰል የሚባል የሙዚቃ አይነት አለ። ከእነዚህም ውስጥ ጠቅለለ ሲደረግ ለስለስ ያሉ ሙዚቃዎች ዜማቸውም ለስለስ ያሉ ጩኸት ያልበዛባቸው ሙዚቃዎች እወዳለሁኝ። እነዛ ሙዚቃዎች ቀስ ብለው የሰውን ስሜት የመንካት የሰውን ስሜት የማስደሰት ሀይል አላቸው። ስለዚህ እነዚህ አይነት የሙዚቃዎች ስለ ሀገር ፍቅር ስለ ቤተሰብ ፍቅር አብሮ ስለመኖር ስለ አንድ አካባቢ ባህል የሚገልጹ ናቸው እነዚህ ሙዚቃዎች በጣም እወዳለሁኝ። እና ሙዚቃ መርጬ ነው የማዳመጠው ሁሉንም ሙዚቃ አልሰማም። እውነት ለመናገር ምክንያቱም በተለይ አሁን አሁን በዚህ ዘመን በሃያ ሁለተኛው ሴንቼሪ እየተሰራ ያለ ሙዚቃ ብዙ አጥቃቢ አይደለም ግጥሙም ጠበቅ ያለ አይደለም። የሀገር ፍቅር የሚባልም ስሜት እየጠፋ ነው። ይሄን ነገር የሚመልስ ስለ ሀገር ፍቅር የሚያወራ ስለ አብሮ መኖር የሚሰብክ ስለ ፍቅር የሚሰብክ ስለ መዋደድ የሚሰብክ ስለ አንድ አካባቢ ባህል ግልጥ አረጎ የሚያሳይ ሙዚቃ በጣም እወዳለሁኝ። እና እንደ ሙዚቃው አይነት ይለያያል እኔ ግን ስለስ ያሉ ሙዚቃዎች እና ስለ ሀገር ፍቅር የሚያወሩ ሙዚቃዎች

ብዙ አይነት ምግብ እወዳለሁኝ ምግብ ያው የሚጠላ አይደለም በተፈጥሮ በተለየ ስሜት በተለየ አይነት የምንወደው ምግብ አለ እንጂ መቼም ምግብ ይሄ አይመቸኝም ይሄ አልወድም። የሚባል ቢኖርም ጠቅለል ሲደረግ ምግብ የሚጠላ አይነት አይደለም። እኔ በግሌ ብዙ የምወዳቸው ምግቦች አሉ በኢትዮጵያውያን ባህል የሚወደዱና የማይወደዱ ምግቦች አሉ ማንም ሰው ይሄ ይመቸኛል ይሄ አይመቸኝም ሊል ይችላል። ስለዚህ እንደየሰው ስሜት እንደየሰው ፍላጎት ይለያያል። ያንን ደግሞ የምንለይበት ብዙ ምክንያቶች አሉ። ለምሳሌ እኔ ያለሁበት አካባቢ የሚዘወተር ምግብ ሌላ ቦታ ላይዘወተር ወይ ላይበላ ይችላል። ያን ጊዜ እዚህ አካባቢ የሚመጣ ሰው ያንን ምግብ አልወድም ሊል ይችላል። ምክንያቱም እሱ አካባቢ የሚበላው የተለመደው ምግብ ሌላ ስለሆነ ማለት ነው። ለምሳሌ እኔ እንጀራ በጣም እወዳለሁ። በርገር በጣም እወዳለሁ ድንቾ ወጥ በጣም እወዳለሁ አይነት በጣም እወዳለሁ ስጋ ወጥ በጣም እወዳለሁ። ብዙ አይነት ምግቦች አሉ የምወዳቸው ግን የማልወዳቸው ምግቦች አሉ። ለምሳሌ እኛ አካባቢ ወይም ደግሞ ኦሮሚያ አካባቢ የተለመዱ ምግቦች ይታወቃሉ። ወደ ደቡብ ኢትዮጵያ ስንሄድ ለምሳሌ ኮንሶ ብንሄድ የኮንሶ ማህበረሰብ አካባቢ ምግብ ኩርኩፋና ጭቃ ይባላል። አንድ ጊዜ ምን አጋጠመኝ። እኔ ኦሮሚያ አካባቢ ነው ተወለጄ ያደኩት የማውቃቸው ምግቦች በተለምዶ ጨጨብሳ እንጀራ ዳቦ የመሳሰሉት ናቸው። አንድ ጊዜ ለትምህርት ወደ ደቡብ ኢትዮጵያ ሄድኩኝ። ደቡብ ኢትዮጵያ ሄጄ ኮንሶ የሚባል ማህበረሰብ አካባቢ ሄድኩኝ። እዛ ስሄድ የኮንሶ ማህበረሰብ የሚመገበው ምግብ እኔ ከማውቀው በፍጹም የተለየ ነው። ኮንሶ አካባቢ ወይም የኮንሶ ማህበረሰብ የሚመገበው ምግብ ጭቃ እና ኩርኩፋ ይባላል። ይሄን ምግብ ሰምቼውም በልቼውም አላውቅም። እዛ ሄጄ ይሄን ምግብ ብላ ብለው አቀረቡልኝ መብላት አልቻልኩም። ይሄ ግን እኔ አልወደውም ምግቡን ማለት ሳይሆን በልቼ አላውቅም ማለት ነው። እና ምግብ የሚጠላ አይደለም ግን በልተን የማናውቅ ከሆነ ለመብላት ልንቸገር እንችላለን። ግን ከለመድነው በኋላ ይሄን ምግብ አልወድም ምናምን የምንለው ነገር አይኖርም እንደየሰው ስሜት። እንዳያለማመዱ ይለያያል ለምሳሌ በእኛ ሀገር ሽሮ ወጥ በእንጀራ የተለመደ ነው። የትም ቦታ ብንሄድ በአብዛኛው ዘጠናዘጠኝ ፐርሰንት የኢትዮጵያ ማህበረሰብ ሽሮ የማይመገብ የለም። ሽሮ ዘወትር የሚመገቡት ዘወትር የሚጣፍጥ ምግብ ነው። እኔ በጣም የምወዳቸው ምግቦች ሽሮ ድንች ወጥ አይነት ስጋ ምስር የመሳሰሉት ቅንጬ ቅንጬ በቅቤ ጨጨብሳ ዳቦ ሌላ ደግሞ ቆጮ የሚባል ምግብ አለ። እነኚህን ሁሉ እወዳለሁኝ። ግን ቅድም እንዳልኩት እንደየአካባቢው ሁኔታ እንደየማህበረሰቡ ባህል የማልወዳቸው መግቦች ሊኖሩ ይችላሉ። ግን ብዙ ቦታ በተለይ በኛ ሀገር ብዙ ቦታ ሁሉም ሰው የሚስማማበት ሁሉም ሰው በአንድነት የሚመገበው ሁሉም ሰው የሚወደው ምግብ እንጀራ ነው እንጀራ የትም ቦታ ብንሄድ ይበላል። እንጀራ አልወድም የሚል ማህበረሰብ በኢትዮጵያ ውስጥ በጣም ጥቂት ነው እጅግ በጣም ጥቂት። ዘጠናዘጠኝ ነጥብ ዘጠኝ ፐርሰንት የኢትዮጵያ ማህበረሰብ እንጀራ ተመጋቢ ነው። እና በጣም የምንወደው ምግብ እንጀራ ነው። እንጀራ በሰሜኑም በደቡቡም በእምራቡም በምስራቁም የሚመገቡት ብዙ ማህበረሰብ የሚጠቀሙት የምግብ አይነት ነው። እኔም እንጀራ እወዳለሁኝ ከዛ በመቀጠል ዳቦ ዳቦ በጣም እወዳለሁኝ። ብዙ አይነት ምግቦችን እወዳለሁ። በርግጥ እንደየአካባቢው ሁኔታ ሊለያይ ይችላል ያ ማለት አንዳንድ ጊዜ።

በኢትዮጵያውያን ባህል የምንመገብባቸው የምንመገቢያቃዎች የተለያዩ ናቸው በብዙ አይነት መንገድና በብዙ አይነት ስም ሊጠሩ ይችላሉ። ለምሳሌ የመጀመሪያው በተለይ በገጠራማው ኢትዮጵያ ክፍል ብዙ ጊዜ የሚጠቀሙት ትሪ ይባላል። ትሪ ማለት የአማርኛ ቃል ሲሆን። የምግቡን ክንውን የምናዘጋጅበት ምግቡ ከተዘጋጀ ካለቀ በኋላ ደግሞ ሰዎች እንዲመገቡ ወይ ደግሞ እንዲበሉበት በዛ ትሪ እናቀርባለን ማለት ነው። ሌላኛው ደግሞ እኔ የምመገብበት ሳህን ነው የሚባለው ሳህን ማለት እንጀራ። በቁርጥ ተዘጋጅቶ ለሚመገብ ሰው የሚቀርብበት በመጠኗ አነስ ያለች አንድ እንጀራ እና ገማሽ እንጀራ መያዝ የምትችል ሰፋ ያለች ሳህን ትባላለች ማለት ነው። በተለይ በከተማው የከተማው ነዋሪ እንደ እንደ ኢትዮጵያ ባህል የከተማው ነዋሪ ብዙ ጊዜ በጋራ መብላት አልለመደም። ስለዚህ ለየብቻው ነው የሚመገበው። ስለዚህ ለእያንዳንዱ ሰው አንድ አንድ ሳህን ያስፈልጋል። የዛ አይነት አመጋገብ ባህል ውስጥ ነው ያደግኩት እኔም እኔም የምመገበው በሳህን ነው። በርግጥ ሳህን መመገቢያ ሆነ ተብሎ ይነገራል እንጂ የምንመገብባቸው ብዙ ነገሮች አሉ። ሙሶ የሚባልም የመገበያ እቃ አለ በኢትዮጵያውያን ባህል በተለይ በ በባህላዊ እይታ የሚታየው መሶብ የሚባል መመገቢያ አለ። መሶብ ማለት ከቁመቱ ከፍ ያለ ከስንደዶ የሚሰራ ወይ ከስንደዶ ወይ ከዘንባባ የሚሰራ የምግብና ምግብ ነክ ነገሮችን መያዝ የሚችል በባህላዊ መንገድ የተሰፋ ሳህን የሚመስል መመገቢያ ነው። እሄ ብዙ ጊዜ የሚያገለግለው ሰርግ ላይ ወይ ደግሞ ክርስትና ላይ ወይ ደግሞ የተለያዩ በዓላት ላይ ሰዎች ሰብሰብ ብለው በጋራ እንዲመገቡበት የምናደርግበት ነው። በመሶብም ተመግቤ አውቃለሁ። ከዛ ውጪ ግን በመደበኛ የህይወት እንቅስቃሴ ውስጥ የምንመገብባቸው ለምሳ ለቁርስ ለእራት የምመገብባቸው። እቃዎች የተለያዩ ናቸው ሁልጊዜ አንድ አይነት ነው ማለት አይደለም። በተለያየ ጊዜ የተለያየ መመገቢያ ልጠቀም እችላለሁኝ ማለት ቅድም እንዳልኩት በመሶብ መመገቢያ አይነት ተመግቤ አውቃለሁ። በሳህንም እመገባለሁ በትሪ እመገባለሁ። በራሱ በደስትም እመግባለሁኝ አልፎ አልፎ። ከሸክላ የሚሰራ ድስት የሚባል የመመገቢያ እቃ አለ። አልፎ አልፎ በድስትም ልጠቀም እችላለሁኝ። ስለዚህ ይሄ ነው ብዬ በብቸኝነት የምገልጸው የመመገቢያ አቃ የለኝም። ግን በተለያዩ ጊዜ ተለያየ የመመገቢያ እቃ እጠቀማለሁኝ ግን በብዛት አዘውትሬ። የምመገበው በሳህን በትሪ በመሶብና በራሱ በድስት ወይም በሸክላ ነው። የሸክላ መመገቢያ ብዙ ጊዜ የሚሆነው ለስጋ ጥብስ ነው። ስጋ ጥብስ ብዙ ጊዜ የሚሰራው በሸክላ ነው። ሸክላ ማለት ከጭቃ የተሰራ በ በሸክላ ሰሪ የባለ ሙያ የተፈበረከ የተዘጋጀ ምርት ነው። ማለት ከስር ክፍት ቀዳዳ አለው ከላይ ደግሞ ስጋውን የሚይዝበት ሳህን የሚመስል ነገር አለው። ከስሩ ከሰል ይነዳል ከላይ ደግሞ ስጋውንና የወጥ ባለሙያዎች ያዘጋጁት ምግብ ይጨመራል። ስለዚህ ስጋው እንዳይቀዘቅዝ ከስር በከሰል እየነደደ እንመገብበታለን ማለት ነው። ይሄ ሸክላ ጥብስ ምግብ ይባላል። ሸክላ ለመመገቢያነት በዚህ መንገድ ያገለግላል ማለት ነው። በተለያየ አካባቢ የተለያየ መመገብያ ባህል አለ። እንደየአካባቢ ሁኔታ ይለያያል ለምሳሌ ወደ ሰሜኑ የኢትዮጵያ ክፍል አንድ ጊዜ ሄጄ ነበር። እና እዛ አካባቢ ምንድነው የሚመገቡት በተለይ ይሄ የሰርግ ስነ ስርዓት ላይ? ሰዎች በጋራ ሲመገቡ የሚመገቡበት መንገድ። በባህር ዛፍ ቅጠል ነው ባህር ዛፍ ቅጠል አንጥፈው ኡላው ላይ እንጀራ አድርገው ሰዎች በጋራ ሰብሰብ ብሎ እንዲመገቡ ያደርጋሉ። ይሄ እንደየአካባቢው ባህል ይለያያል። እኔ ግን የምመገበው በትሪ በሳህን በሸክላ ድስት እና በራሱ በወጡ በተሰራበት ድስት ነው ማለት ነው።

ኢሜል እጠቀማለሁኝ ኢሜል በብዙ ምክንያቶች እጠቀማለሁኝ። ያ ማለት ለምሳሌ መረጃ ለመላላክ እጠቀማለሁ። በርግጥ መረጃን ለመለላክ ኢሜል ብቻ አይደለም ያለን አማራጭ በጣም ብዙ አማራጮች አሉ። እውነት ለመናገር። ሰዓት ያሁ አለ ኢሜል አለ ጅሜል አለ ፌስቡክ ራሱ አለ በራሱ ደግሞ ትዌተር አለ የተለያዩ ሚዲያዎች አሉ። በርግጥ ኢሜል ከተፈጠረ ቆይቷል ከሌሎች መተግበሪያዎች የቀደመ ነው። እውነት ለመናገር በንጽጽራዊ ሲታይ ማለት ነው። እና ኢሜል መጠቀም የጀመርኩት በሁለት ሺህ አስራ ሶስት ዓመተ ምህረት በውጮች ወይም በነጮች አቆጣጠር በጂሲ አቆጣጠር ዓመተ ምህረት ነው። የሚል መጠቀም የጀመርኩት የዛሬ አስራ ሶስት አመት ማለት ነው። ወደኋላ ሲቆጠር ኢሜል ለብዙ ነገር ይጠቅመኛል። በተለይ አፕላይ ለማድረግ የተለያዩ መረጃዎችን ለመላላክ ከተለያዩ ሰዎች ጋር ግንኙት ለመፍጠር እጠቀምበታለሁ። አንዱ ኢሜል ላይ ያስተዋልኩት ደካማ ጎን ምንድነው? በተለይ ለአፍሪካ ሀገሮች በተለይም ደግሞ ለኢትዮጵያ በነፃ የሚሰጠው አስራ አምስት ጂቢ ብቻ ነው። አስራ አምስት ቺቢ በጣም ትንሽ ማጠራቀሚያ መጠን ነው። ከአሥራ አምስት ቢ በኋላ ክፍያ ይጠይቃል። እንደሚታወቀው የኛ ሀገር ደግሞ በተለይ ኢትዮጵያ የበይነ መረብ ግብይት ወይም መክፈያና መግዣ ሲስተም የላትም። ከዛ አንጻረኛ የጂሜል ተጨማሪ ጂቢ ገዝተን ለመጠቀም ትንሽ ተግዳሮት አጋጥሞናል እኔ በግሌ አጋጥሞኛል። እና ጂሜል እጠቀማለሁኝ። ከሌሎች መተግበሪያዎች ለየት የሚያደርገው ጂሜን ይሄ መደበኛ ግንኙነት መፍጠሪያ ነው። መደበኛ ማለት ይሄ ማንም ሰው በተለይ ይሄ ቴክኖሎጂን የሚያውቅ ሰው ፕሮፌሰሮች ዶክተሮች የሚጠቀሙት የመገናኛ ስርዓት በተለይ ከዶክመንት ጋር ተያይዞ ከመረጃዎች ጋር ታይዞ በመደበኛነት የምንጠቀመው ኢሜል ነው። ኢሜል ከሌሎቹ መተግበሪያዎች በተለየ መልኩ የሚስጥር ቁጥር የሚጠበቅበት ነው። ሚስጥር ቁጥር ይጠለፋል የሚል ስጋት የለብንም። እውነት ለመናገር እንደሌሎቹ መተግበሪያዎች አይደለም። ከሌሎች መተግበሪያዎች አንፃር በንፅፅር ሲታይ ጂ ሜል በጣም ሚስጥራዊ ነው። የግለሰብን ሚስጥር አያጋልጥም። የማለፊያ ቁጥር ወይም ደግሞ ፓስወርድ የምንለውን በጥብቅ የተጠበቀ ነው። ማንም ሰው እንደፈለገ ሊጠቀም አይችልም። የሰውን ገመና አሳልፎ አይሰጥም። እና ፋይሎች ዶክመንቶች ደህንነታቸው ተጠብቆ ለረጅም ጊዜ የመቆየት ክላውድ ማጠራቀሚያ ላይ እያጠራቀሙ የምቆዩበት ባህሪ አለው። ኢሜል በጣም ታማኝ ነው። መረጃውም ጥብቅ ነው። የይለፍ ቃል በቀላሉ አሳልፈው አይሰጡም። ስለዚህ በጣም ታማኝ መተግበሪያ ነው። ኢሜል ከሌሎች መተግበሪያዎች አንፃር በንፅፅራዊ እይታ የኔ ግለሰብ እይታዬ ነው። እና ኢሜል እጠቀማለሁ በደንብ እተማመንበታለሁ። ኢሜልን ፎቶ አስቀምጥበታለሁ ዶክመንት አስቀምጥበታለሁ የተለያዩ መረጃዎችን አስቀምጥበታለሁ። በብዙ መንገድ አገልግሎት የሚሰጥ መተግበሪያ ነው። ኢሜል ኢሜል በጣም ጠቃሚ መተግበሪያ ነው። ቅድም እንደገለጽኩት ከምንም በላይ የይለፍ ቃል በቀላሉ መቀየር አይቻልም። ማንም ሰው እንደፈለገ ሊጠቀመው አይችልም ማንም ሊሰርቀው አይችልም። ደህንነቱ የተጠበቀ የክላውድ ማጠራቀሚያ ነው። እና በጣም ደስ የሚል ታማኝ መተግበሪያ ስለሆነ ኢሜል በጣም ለረጅም ጊዜ ተጠቅሜያለሁ። ወደፊትም እጠቀማለሁ።

ስብሰባ ብዙ ጊዜ እናደርጋለን። ስብሰባ ሲባል ከብዙ አንፃር ሊታይ ይችላል። ለምሳሌ ከስራ ቦታ አንፃር የሚደረጉ ስብሰባዎች አሉ ከቤተሰብ አንፃር የሚደረጉ ስብሰባዎች አሉ። በብዙ አይነት ሁኔታ ስብሰባ እናከናውናለን። እኔ የስራውን የስብሰባ አይነት ማንሳት እፈልጋለሁኝ ማለት እኔ መንግስት ሰራተኛ ነኝ። እና እንደ መንግስት ሰራተኛ እንደ መሆኔ መጠን በተለያየ ጊዜ በተለያየ ሁኔታ በተለያየ ምክንያት ስብሰባ እናደርጋለን። የስብሰባ አደራረጋችን በብዙ ምክንያት ነው። አንዳንዴ የስራችን ሶስተኛ ርብ አመት የምናደርግበት ግምገማ የሚደረግበት ስብሰባ በአመት አራት ሩብ አመት አለን። አራት ሩብ አመት በየሶስት ወሩ በየሶስት ወሩ ለአመት ማለት ነው። እና በየሶስት ወሩ በአመት አራት ጊዜ የየሩብ አመቱ ክንውን ግምገማ እናደርጋለን በየመስሪያ ቤታችን። ስለዚህ የመደበኛ ስብሰባ በአመት አራት ጊዜ በየሩብ አመቱ ማለት በየሶስት ወሩ የየሶስት ወር ወይም የየሩብ አመቱ የድርጅቱ የስራ ከንውን ግምገማና ሪፖርት ይቀርባል እዛ ላይ እንሰበሰባለን። ይሄኛው እንደ ተቋም በአመት የተያዘ መርሃ ግብር ነው። ይህ መርሃ ግብር ቅድም እንደጠቀስኩት በአመት አራት ጊዜ ነው የሚከናወነው። በየአንድ አንድ ሮብ አመቱ ማለት ነው። አንድ ሮብ አመት ደግሞ የሚይዘው ሶስት ወር ነው ሶስት ወር ነው። አንድ ምናደርገው የአመታዊ ቋሚ መርሃ ግብር ይሄ ነው። በተቋም ደረጃ ከዛ ውጪ በየትምህርት ክፍል የሚደረጉ ስብሰባዎች አሉ። በኮሌጅ የሚደረጉ ስብሰባዎች አሉ። በየትምህርት ክፍል የሚደረጉ ስብሰባዎች አሉ ያው እኔ ምሰራው ዩኒቨርሲቲ ላይ ስለሆነ ትምህርት ክፍል አለ ኮሌጅ አለ። ዩኒቨርሲቲ ላይ ደረጃ አለ የስብሰባዎች ሂደት። ክፍል ደረጃ የምናደርገው ስብሰባ የመምህራን ግምገማ የመማር ማስተማር ሂደት ምን ይመስላል? የተማሪዎች እንቅስቃሴ እና የትምህርት አሰጣጥ ሁኔታ ምን ይመስላል? የሚል ግምገማ እናደርጋለን ያ ግምገማ ደግሞ በየአስራ አምስት ቀኑ አንድ ጊዜ ያ ማለት በወር ሁለት ጊዜ እንሰበሰባለን። በየወሩ ሁለት ጊዜ ወይም በየአስራ አምስት ቀን አንዳንድ ጊዜ እየተሰበሰበን የመማር ማስተማር ሂደቱ ምን ይመስላል የሚለውን እንገመግማለን። ሌላኛው ደግሞ የመምህራን ዝግጅት ቅድመ ዝግጅቱ ምን ይመስላል የሚለውን እንገመግማለን። ይሄ በትምህርት ክፍል ደረጃ የምናደርገው ስብሰባ ነው። ሌላኛው ደግሞ በኮሌጅ ደረጃ የሚደረግ ስብሰባ አለ። በኮሌጅ ደረጃ የሚደረገው ስብሰባ የሁሉንም ትምህርት ክፍል ሀላፊዎች አስተባባሪዎችን ጨምሮ በወር አንድ ጊዜ እንሰበሰባለን። በወር አንድ ጊዜ ማለት በአመት አስራ ሁለት ጊዜ እንሰበሰባለን ማለት ነው። ያ ስብሰባ አጠቃላይ እያንዳንዱ ትምህርት ክፍል ምንድነው? እየሰራ ያለው በየወሩ ይገመገማል። የመምህራን ቁጥጥር የተማሪዎች የመማር ማስተማር ሂደት ምን ይመስላል? የሚሉትን አጠቃላይ በኮሌጁ የሚገዙ ንብረቶች ጨምሮ አጠቃላይ ግምገማ ይከናወናል። ይሄን ግምገማ በኮሌጅ ደረጃ እናከናውናለን ማለት ነው። ከዛ ውጪ ደግሞ በዩኒቨርሲቲ ደረጃ አጠቃላይ የሁሉም ኮሌጆች የሁሉም ትምህርት ክፍሎች የሁሉም አስተባባሪዎች ስብስብ ያለበት በዩኒቨርሲቲ ደረጃ ምናከናውነው ስብሰባ አለ። ይሄ ስብሰባ ቅድም እንደጠቀስኩት በየሩብ አመቱ የሚከናወን ነው የሩብ አመት ማለት ሶስት ወር ማለት ነው። በአመት አስራ ሁለት ወራት አሉን። ስለዚህ በአመት አስራ ሁለት ወር በየሶስት ወሩ ስንሰበሰብ በአመት አራት ጊዜ ማለት ነው። በአመት አራት ጊዜ በየሩብ አመቱ እንሰበሰባለን። አጠቃላይ የዩኒቨርሲቲውን የድርጅቱን እንቅስቃሴ ምን ላይ እንዳለ ከመማር ማስተማር ጀምሮ ከኮሌጆች የስራ እንቅስቃሴ ጀምሮ ከትምህርት ክፍሎች የስራ እንቅስቃሴ ጀምሮ ሁሉም አስተባበሮችን ጨምሮ ምን እየሰሩ ነው ምን እያደረጉ ነው የሚለውን ሚገመግምበት የዩኒቨርሲቲ ደረጃ ስብሰባ አለን ማለት ነው። ስለዚህ አጠቃላይ የስብሰባችን ብዛት በዚህ መጠን የሚገለጽ ነው ማለት ነው።

አዎ ሃይማኖታዊ ግብር አከብራለሁኝ። ማለት ሃይማኖታዊ መርሃ ግብርን አከብራለሁኝ በደንብ ነው የማከብረው። ሃይማኖታዊ መርሃ ግብር በተለይ በኢትዮጵያ በጣም የሚታወቁና ብዙ ተከታይ ያላቸው ሃይማኖቶች ሁለት ናቸው። የመጀመሪያው የኦርቶዶክስ እምነት ተከታይ ነው። ሁለተኛው ደግሞ የሙስሊም እምነት ተከታይ ነው። እኔ ደግሞ የኦርቶዶክስ እምነት ተከታይ ነኝ። በኦርቶዶክስ ሃይማኖት የሚከናወኑ ሃይማኖታዊ ክብረ በዓላት ወይም መርሃ ግብራት አሉ። በጣም ብዙ ናቸው። የመጀመሪያው ክብረ በዓል የአዲስ አመት ወይም የዘመን መለወጫ መርሃ ግብር ይባላል። መርሃ ግብር ደግሞ የገና ወይም ደግሞ የክርስቶስ ልደት መርሃ ግብር ይባላል። ወይም የክርስቶስ ልደት መታሰቢያ በዓል ይባላል። ሶስተኛው ደግሞ የትንሳኤ በዓል። ከአዲስ አመት ዘመን መለወጫ መርሃ ግብር ጀምሮ ለማብራራት ያክል አዲስ አመት ወይም የዘመን መለወጫ ከአ ከአሮጌው አመት ወደ አዲሱ አመት የምንሸጋገርበት አሮጌውን አመት አመስግነን ወደ አዲሱ አመት በአዲስ መንፈስ በአዲስ ሀይል የምንሸጋገርበትን በዓል የምናከብርበት ነው። ለምሳሌ አምና ሁለት ሺህ አስራ ሰባት አመት ምህረትን አከበርን ዘንድሮ ደሞ ሁለት ሺህ አስራ ስምንትን ዓመተ ምህረትን አከበርን። ቀጣይ መስከረም ላይ ደግሞ ሁለት ሺህ አስራ ዘጠኝን እናከብራለን ማለት ነው። ከዛ ቀጥሎ በሃይማኖታዊ በዓል በኦርቶዶክስ ሃይማኖት የሚከበረው በዓል የገና በዓል ወይም ደግሞ የክርስቶስ ልደት መታሰቢያ በዓል ነው ሚባለው። በዚህ በዓል ላይ የክርስቶስ ልደት የምናስታውሰው በዓል ነው የምናስታውስበት በዓል ነው። ይሄ በዓል የሚከበረው ከነብያት ጾም በኋላ ነው። የነብያት ጾም ይጾማል። ነብያት ክርስቶስ ይመጣል: ይወለዳል ብለው እንደመርገም ጨርቅ ተቆጠረ ብለው ጸሎት ያደረጉበትና ጸሎት የያዙበት ወራት ታስቦ የነብያት ጾም ካለፈ በኋላ በታህሣሥ ሃያ ስምንት የክርስቶስ ልደት እናከብራለን። ክርስቶስ ተወለደልን ብለን ነብያት በፀለዩት ጸሎት ክርስቶስ ተወለደ ብለን እናከብራለን። ይሄ ሁለተኛው ሃይማኖታዊ በዓል ነው በኦርቶዶክስ ሃይማኖት ሌላኛው ደግሞ የትንሳኤ በዓል ነው። በዓል የሚከበረው የአብይ ጾም ከተጾመ ከሁለት ወር በኋላ ነው። አብይ ጾም ማለት ክርስቶስ በገዳመ ቆሮንጦስ የፀለየው ጸሎት የጸመው የጾመው ጾም ነው። እሱን መታሰቢያ በማድረግ እኛ ኦርቶዶክሳውያን ለሁለት ወር እንጾማለን። ከሁለት ወር በኋላ ትንሣኤ ነው። ክርስቶስ ወደ ሰማይ ሄዷል። ክርስቶስ አርጓል። ክርስቶስ በሰማያት በግርማው ቀኝ ተቀምጧል። ብለን የክርስቶስን ትንሳኤ በማሰብ የትንሳኤን በዓል እናከብራለን። ይሄ መታሰቢያ በዓል ክርስቶስ ማረጉን ክርስቶስ ወደ ሰማይ መሄዱን እንዲሁ እንደሄደ ደግሞ እንደሚመጣና እንደሚወስደን የምናስታውስበት በዓል ነው የትንሳኤ በዓል። የትንሳኤ በዓል የሚከበረው ከሁለት ወራት የአብይ ጾም ወይም የክርስቶስ ጾም በኋላ ነው ማለት ነው። ከዛ በመቀጠል ደግሞ የሰኔ ጾም ይባላል። የሰኔ ጾም የሚጾመው ደግሞ መንፈስ ቅዱስ የወረደበትን ቀን በማሰብ ነው መንፈስ ቅዱስ የወረደው ጰራቅሊጦስ በሚባልበት ዘመን ጊዜ ስለሆነ ያንን የጰራቅሊጦስ ጊዜን በማሰብ የሰኔ ጾም ይጾማል ማለት ነው። ያ ጾም ከተጾመ በኋላ ጰራቅሊጦስ የሚባል በዓል እናከብራለን እንደ ኦርቶዶክስ ሃይማኖት ተከታይ ሌላኛው ደግሞ የፍልሰታን በዓል እናከብራለን። የፍልሰታ በዓል የሚከበረው ታህሳስ አስራ ስድስት ከፍልሰታ ጾም በኋላ የሚከበር በዓል ነው። ይህንንም በዓል እናከብራለን። ከዛ ውጪ ደግሞ የጥምቀት በዓል እናከብራለሁኝ። አንዱ የኦርቶዶክስ ሃይማኖት ክብረ በዓል የጥምቀት በዓል ነው። የጥምቀት በዓል ሁሉም ታቦታት ከመንበረ ክብራቸው ወርደው ወደ ዮርዳኖስ ሄደው ያድራሉ። ክርስቶስ ወደ ዮርዳኖስ ሄዶ እንደተጠመቀ ምሳሌ እንደሆነን ያንን ታሳቢ በማድረግ ያንን ምሳሌነት በመውሰድ ከእያንዳንዱ አድባራት ያሉ ታቦቶች ወጥተው ወደ ዮርዳኖስ ይወርዳሉ። ወደ ዮርዳኖስ በሚወርዱበት ጊዜ ያ የጥምቀት በዓል ይባላል ማለት ነው። የጥምቀትን በዓል የምናከብረው ደግሞ ጥር አስራ አንድ በየዓመቱ ነው። ይህንን የመሳሰሉ የኦርቶዶክሳዊ በዓላት እናከብራለን። ሌላኛው የበአል ደግሞ የመስቀል በዓል ነው። የመስቀል በዓል በአመቱ አንድ ጊዜ የካይት መስከረም አስራ ሰባት የሚከበር በዓል ነው። የመስቀል በዓል ደግሞ ክርስቶስ የተሰቀለበትን መስቀል በማሰብ ለህይወትና ለበረከት እንዲሆንልን የእሱን ምሳሌነት እንድንረከብና እንድናስብ እንዲያደርገን እየፀለይን በዓሉን እናከብራለን ማለት ነው። እነዚህን የመሳሰሉ የኦርቶዶክስ በዓላት አከብራለሁኝ

የምወዳቸው ከተሞች ብዙ ናቸው። እኔ ኢትዮጵያዊ ነኝ ኢትዮጵያ ውስጥ የተለያዩ ከተሞች አሉ። እነዛ ከተሞች የራሳቸው መገለጫ የራሳቸው ውበት የራሳቸው ተፈጥሯዊ ገጽታ አላቸው። እና እኔ የምወዳቸው ከተሞች ብዙ ናቸው። የመጀመሪያው የምወደው ከተማ አዲስ አበባ ነው። አዲስ አበባ የኢትዮጵያ ዋና ከተማ እንደሆነ ይታወቃል። አዲስ አበባ በብዙ መንገድ ይመቸኛል በብዙ መንገድ እወደዋለሁ። የመጀመሪያው ሰው የስራ ባህሉ በጣም ይገርመኛል። የከተማዋ ውበት የአፍሪካ መዲና በመሆኗ የብዙ አፍሪካውያን መሰብሰቢያ ዋና ከተማ በመሆኑ በጣም ነው የምወደው ለኑሮ ይመቻል አየሩ ይመቻል። የሰው አኗኗር ሁኔታ ይመቻል በብዙ መንገድ ለብዙ ለቴክኖሎጂ ቅርብ ያደርጋል። በብዙ መንገድ አዲስ አበባ ይመቸኛል የመጀመሪያው የምወደው ከተማ አዲስ አበባ ነው። ሁለተኛ ደግሞ የምወደው ከተማ ባህር ዳር ነው። ባህር ዳር ደግሞ በሰሜን ኢትዮጵያ በአማራ ክልል የምትገኝ የአማራ ክልል ዋና ከተማ ነች ባህር ዳር። እንደ ስሟ በባህር የተከበበች ናት። በባህር የተከበበች በሃይቆ ላይ ደግሞ ብዙ ደሴቶች የሚገኙባት ከተማ ነች። እቺ ከተማ በጣም ነው የምታምረው በጣም ውብ ናት። ዙሪያዋ በሃይቅ የተከበበ ነው የሃይቁ ስም ደግሞ ጣና ሀይቅ ይባላል። በሃይቅ የተከበበች ከተማ ነች ተፈጥሮአዊ ውበቷ በአካባቢው ያለው የዘንባባ ዝንጣፊዎች ውበታቸው በጣም ልዩ ነው። በጣም የምታምር ውብ ከተማ ነች ባህርዳር ከተማ። ከአዲስ አበባ በመቀጠል በጣም የምወዳት ወይም የምወደው ከተማ ባህርዳር ከተማ ነው። ሶስተኛ ደረጃ ላይ የምወደው ከተማ ጎንዳር ነው። ጎንዳር በጣም ታሪካዊ ከተማ ነች እንደሚታወቀው። ብዙ ነገስታት ያለፉባት ብዙ ነገስታት ዋና ከተማ አድርገው የተጠቀሟት። በጣም ብዙ ነገስታትን ያፈራች ታሪካዊ ከተማ ነች ጎንደር ከተማ። ጎንደር ከተማ ውስጥ ደግሞ ጎንደር ዩኒቨርሲቲ ይገኛል። ገጽታ በጣም ይማርካል። ታሪካዊነቱ የፋሲል ግንብ አለ። የታሪካዊ ይዘቱ የጥምቀት በዓል አከባበሩ የጎንደር ከተማ በጣም ይለያል በተለምዶ ጥምቀትን በጎንደር ይባላል እና የጎንደር ታሪካዊ ዳራዋ በጣም ስለሚማርከኝ። በሶስተኛ ደረጃ የምወደው ከተማ ጎንደር ከተማ ነው። ጎንደር ከአዲስ አበባ በሰባት መቶ ሃምሳ ኪሎ ሜትር ይርቃል። ከባህርዳር ደግሞ በሁለት መቶ ሃያ ኪሎ ሜትር ይርቃል። ይሄ ከተማ በጣም ታሪካዊ ነው ብዙ ነገስታትን ያፈራ ከተማ ነው። ታሪካዊ ሁኔታ በጣም ነው የሚያስገርመኝ። ከዛ በመቀጠል በአራተኛ ደረጃ የምወደው ከተማ ሀዋሳ ከተማ ነው። ሀዋሳ ከተማ በደቡብ ኢትዮጵያ የሚገኝ የደቡብ ኢትዮጵያ ዋና ከተማ ናት። የደቡብ ኢትዮጵያ ክልል ዋና ከተማ ናት ሀዋሳ ከተማ። ልክ እንደ ባህር ዳር በዙሪያዋ በሃይቅ የተከበበ ከተማ ነው። ሀዋሳ ከተማ ዙሪያውን ሀይቅ ስለተከበበ የከተማዋን ውበት የበለጠ ደማቅ ያደርገዋል። ይሄ የከተማ ውበት በከተማዋ ብዙ ጎብኚዎች እንዲመጡ ያደርጋል። ከተማዋ ደግሞ ሜዳ ስለሆነ የቦታው አቀማመጥ ለእግር ጉዞም ይመቻል በጣም ጽድት ያለች ከተማ ነች ሀዋሳ ከተማ። የሚገኘው ደግሞ ከአድስ አበባ በሁለት መቶ ሃምሳ ኪሎ ሜትር ርቀት ላይ ነው። የደቡብ ክልል ዋና ከተማ ነው በጣም ውበት ውበት ከተማ ናት። ዙሪያውን በሀይቅ የተከበበ ከተማ ነው። ሀዋሳ ከተማ በጣም ነው የምወደው። ከዛ በመቀጠልና የመጨረሻ በጣም የሚመቸኝ ከተማ አርባ ምንጭ ነው። አርባ ምንጭ ከተማ በጣም ነው የምወደው። እሱም በደቡብ ኢትዮጵያ በጋሞ ጎፋ ዞን የሚገኝ ትልቅ ከተማ ነው። የአርባ ምንጭ ከተማ የአርባ ምንጭ ዩኒቨርሲቲን ጨምሮ በዙሪያው ደግሞ ጫሞና አባያ ሀይቅን አካሎ የያዘ ነው በዙሪያው ቀለበት ሰርቶ የሚገኘው ጫሞና አባያ ሀይቅ ይባላሉ። እነዚህ ሀይቆች ለከተማዋ ውበት ለከተማዋ ብዙ የቱሪስት መስህብ ሆኖ የሚያገለግል ሀይቅ ነው። በተፈጥሮ በሀይቅ የተከበበ ከተማ ነው አርባ ምንጭ ከተማ። ከሀዋሳ ከባህር ዳር ከጎንድ ከአዲስ አበባ ቀጥሎ በጣም የምወደውና የአየር ንብረቱ የሚስማማኝ አርባ ምንጭ ከተማ ነው

ብዙ የቅርብ ጓደኛ አለኝ። ጓደኞቼ ብዙ ናቸው። በዙሪያዬ አብረውኝ የሚኖሩ በጣም የምወዳቸው የምቀርባቸው ጓደኞች ብዙ ናቸው። ከእነሱ ግን በጣም በቅርበት የቅርብ የቅርብ ጓደኛ የሚባለው። የተወሰኑ ናቸው ማለት ጓደኛ የሚለው በራሱ ሲተረጎም ጓዳን የሚያውቅ ወይም ማንነትን የሚያውቅ ማለት ነው። እና የቅርብ ጓደኛዬ ማስተዋል ማሞ ትባላለች። ማስተዋል ማሞን የተዋወቅኳት በጎንደር ዩኒቨርሲቲ እያለሁ ጎንደር ዩኒቨርሲቲ የሁለተኛ አመት ተማሪ ማለት በሁለት ሺህ ሰባት ዓመተ ምህረት ማለት። ነው የተዋወቅናት በጣም ጨዋ በጣም ታማኝ በጣም ጎበዝ። ለትምህርቷ በጣም ታታሪ የሆነች ጓደኛ ነች ያለችኝ። ጓደኛዬ ከልቧ ትረዳኛለች ሳልናገር ምን እንደፈለኩ ታውቃለች። ማስተዋል ማሞን የተዋወቅኳት በጎንደር ዩኒቨርሲቲ ያለው ጎንደር ዩኒቨርሲቲ የሁለተኛ አመት ተማሪ ማለት በሁለት ሺህ ሰባት ዓመተ ምህረት ማለት ነው። እና በጣም የምወዳት ጓደኛዬ ነች። ከሁለት ሺህ ሰባት ዓመተ ምህረት ጀምሮ እስካሁን በልቤ አለች በጣም ነው የምወዳት። ተማሪ እያለን አብረን እናነባለን። ስለቤተሰብ እናወራለን። የቤተሰብ ችግር በጎ ነገርም መልካም ነገርም መጥፎ ነገርም ምን ምን እንደሆነ ከልብ እያወራን ሁሉን ነገር የጋራ እናደርጋለን። የቅርብ ጓደኛ ማለት የቅርብን የልብን የጓዳን የውስጥን የሚያውቅ ስለሆነ። በዛ መንፈስ እየተነጋገረን ሁሉንም ችግሮች ደስታዎችንም የጋራ ችግሮችንም የጋራ እናደርጋለን። ተማሪ እያለን ከሁለተኛ አመት ጀምሮ እስከ አራተኛ አመት ማለት እስከምንመረቅ ድረስ እያንዳንዷን ችግር አብረን ስንጋፈጥ ነበረ። ትምህርት ሲከብደኝ እኔ የማውቀውን ለሷ እያስረዳሁ እሷ የምታውቀውን ለኔ እያስረዳች በዚህ መንገድ እየተረዳዳን። ተመርቀናል ጥሩ ውጤት አምጥተን ተመረቀን። ከዛ በኋላ እሷም መምህር ሆነች እኔም መምህር ሆንኩኝ በተለያየ የስራ ዘርፍ ተሰማራን ማለት ነው። እና እስካሁን ሰዓት ድረስ እንደዋወላለን። ሀሳብ እንቀያየራለን። በመንፈስ አንድ ላይ ነን ያለነው። በአካል ብንራራቅም በመንፈስ አንድ ላይ ነን። ችግሮች ሲያጋጥማት እኔ ጋር ትደውላለች። እኔ ችግር ሲያጋጥመኝ ወደ እሷ እደውላለሁ ችግሮች የሚፈቱበትን መንገድ በጋራ እየተወያየን ህይወታችንን እየመራን እንገኛለን። ጓደኛዬ ደግሞ ትሩፋት ተስፋዬ ይባላል። ትሩፋት ተስፋዬ ከአንደኛ ከሶስተኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል አንድ ላይ ነው ያሳለፍነው። በቅርበት አብረን ጊዜ በማሳለፍ መቼም ጓደኛ ጥሩ የሚባለው ከምንም በላይ ጊዜ ሲሰጥ ነው ጊዜ የሚሰጥ ሰው ራሱን እንደሰጠ ይቆጠራል። እና አብረን እናሳልፋለን አብረን እንወያያለን አብረን እንሰራለን እናዝናለን አብረን እንደሰታለን። ቤተሰብ ጋር ሄደንና ቤተሰብ እንጠይቃለን እኔ እሷን ቤተሰቦች እጠይቃለሁ። እሷ የእኔን ቤተሰቦች ትጠይቃለች በጋራ ቤተሰብ እንጠያየቃለን። ሁል ጊዜ አብረን ጊዜ እናሳልፋለን ቤተክርስቲያን ሄደን አብረን ጸሎት እናረጋለን። መንገድ ላይ ስንመለስ አብረን እንመለሳለን እንወያያለን። በጣም እንወደዳለን። የግሌንም ችግር የቤተሰቦቼንም ችግር እሷም ደግሞ የእሷን ችግር የቤተሰቦቾን በጋራ እያወራ ችግሮችን እየፈታን እስካሁን ድረስ አለን። ስራም ስንሰራ በጋራ ገቢም ስናገኝ በጋራ ስንሸጥም በጋራ ስንገዛም በጋራ ስንሄድም በጋራ ስንመጣም በጋራ አንድ ቃል ተናጋሪ አንድ ልብ መካሪ ሆነን እስካሁን እየኖርን ነው። እና ብዙ የልቡ ጓደኞች አሉኝ በዋናነት ግን ዋና ዋናዎቹ እነዚህ ናቸው። ከዛም በመቀጠል ግን የልብ ጓደኛዬ የመጨረሻዋ የልብ ጓደኛዬ ደግሞ ባለቤቴ ነች። ባለቤቴ ከቅርብ ጓደኝነት አልፋ ወደ ትዳር ገብተን ልጆች ወልደን አብረን እየኖርን ነው። የልብ ጓደኛዬ የመጨረሻው የልብ ጓደኛዬ ባለቤቴ ነች። ካገባኋት በኋላ አካሌ ህይወቴ ሆና ልጆች አፍርታ ልጆች ወልዳለኝ አብረን እየኖርን እንገኛለን። እናም በዙሪያችን ያሉ ሰዎች ብዙ ናቸው የቅርብ ጓደኞቼ ብዙ ናቸው። ከብዙ በጥቂቱ ለመግለጽና ለማሳወቅ ያክል እነዚህን ጠቀስኩኝ እንጂ የቅርብ ጓደኞቼ የምላቸው በጣም ብዙና በርካታ ናቸው ሰው ብዙ ሰው የሚወደኝ ሰው ነኝ። ብዙ ሰው የሚያቀርበኝ ሰው ነኝ ብዙ ጓደኞች

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ከጎረቤት ከጓደኛ ከዘመድ አዝድ ጋር ጥሩ ግንኙነት አለኝ። ሰው የሚኖረው ከሰው ጋር ነው። ሰው እንስሳ አይደለም ለብቻው አይኖረውም ለብቻው አያስብም ለብቻው አይበላም። ብዙ ጊዜ ብቻውን የሚሆን ሰው እንስሳ ሁላ ይመስለኛል እንደ ሰው የሚያስብ አይመስለኝም። ማለት እንደኔ አስተሳሰብ እንደኔ እምነት ሰው ከጎረቤቱ ጋር ከጓደኛው ጋር ከምንም ጋር አብሮ መኖር አለበት ብዬ ነው ማምነው። እኔም በዙሪያዬ ብዙ ጎረቤቶች አሉኝ። ብዙ የምቀርባቸው ሰዎች አሉኝ ከጎረቤቶች ጋር በጥሩ ግንኙነት ነው። ምንግባባው የምንተሳሰበው ሰርግ ሲሆን ሀዘን ሲሆን ደስታ ሲሆን እኔም እነሱ ጋር እሄዳለሁ እነሱም እኔ ጋር ይመጣሉ። እኔም እጠይቃቸዋለሁ እነሱም ይጠይቁኛል። ቢያንስ ከጎረቤቶቼ ጋር በሳምንት አንዴ እንደዋወላለን። እንዴት ናችሁ ሰላም ናችሁ ወይ? ጤና ሰላም ነው ስራ ሰላም ነው እያልን እንደዋወላለን። ከጎረቤት ጋር አለመግባባት ሰው እንደ እንስሳዊ ፀባይ መኖር ማለት ነው። ሰው ከሰው ጋር መኖር ካልቻለ ምኑን ሰው ሆነ። ሰው የእግዚአብሔር የእጁ ስራ የእግዚአብሔር እጽብ ድንቅ ስራውን እስትንፋሱን የሰጠበት በረከት ነው። ሰው እግዚአብሔርን ሲመስል የእግዚአብሔር የፈጠረውን ሰው ይወዳል። ስለዚህ ከጎረቤት ጋር በሰላም በፍቅር አብሮ ይኖራል ማለት ነው። ሰው ከጎረቤቱ ጋር በሰላም በፍቅር አብሮ መኖር አልቻለም ማለት ያ ሰው የራሱ የሆነ ችግር አለበት ማለት ነው ይሄ ችግር ደግሞ መቀረፍ ይችላል። ሰው ቋሚ የሆነ ፀባይ የለውም። ፀባዩን ማሻሻል ይችላል። ደከማ ጎኑን ማስተካከል ይችላል ምክንያቱም ብዙ ጎረቤቶች የሚሰጡት ሀሳብ የዛ ሰው እውነተኛ ማንነት ነው። ስለዚህ ሀሳብን መሰብሰብ አስተያየት መቀበል ከዛ በኋላ ደካማ ጎን ጠንካራ ጎንን መለየት። ከዛ በኋላ ያን ደከማ ጎን ከለዩ በኋላ ማሻሻል ጠንካራ ጎን ደግሞ ባለበት ማስቀጠል ነው። እና ከጎረቤት ጋር አብሮ ለመኖር የመጀመሪያው የሰውን ሀሳብ መረዳት ነው። ሁል ጊዜ የኔ ብቻ ሀሳብ ይሰማ ማለት ሳይሆን ሁል ጊዜ የኔ ብቻ ይደመጥ ማለት ሳይሆን ያ ሰው ምንድነው ሀሳቡ ምንድነው ፍላጎት የሚለውን በእርጋታ ማየት ነው። እኔ ከጎረቤቶቼ ጋር በፍቅር እንደኖሩ ያደረጉኝ ነገሮች የመጀመሪያው ሀሳብን መረዳት ነው ሰው የራሱ ስሜት አለው። ሰው የራሱ ሀሳብ አለው። እንደፈለገ ሊናገር ይችላል ያንን ሀሳብ ግን ብዙ ጊዜ በአዎንታዊ መንገድ መተርጎም ሁልጊዜ አሉታዊ ነገር ብቻ የምናስብ ከሆነ መግባባት አንችልም። በአዎንታዊ መንገድ መረዳት ያንን አዎንታዊ መንገድ የምንረዳበትን ሁኔታ ማመቻቸት ይኖርብናል። እያንዳንዱ ሰው ለምን ተናገረ አይባልም ለምን እንደዚህ አሰበ አይባልም። ሰው እንድፈልግ የማሰብ መብት አለው። ያንን መብት ደግሞ ማክበር የራስን መብትም ማስከበር እኔ የሰውን መብት የጎረቤቴን መብት ካከበርኩኝ። ጎረቤት ሄዴን መብት የማያከብርበት ምንም ምክንያት አይደለም እኔም ሰው ላይ እሱም ሰው ነው። ሰው ለሰው ደግሞ አይጨካከንም። ስለዚህ እኔ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ሌላውም ሰው እንዲኖረው ምንድነው ማድረግ ያለበት ሀሳብን ማክበር። ያ ሰው የራሱ ባህል አለው የራሱ ቋንቋ አለው። የራሱ አለባበስ አለው የራሱ መልክ አለው የራሱ ፀባይ አለው። እኔም እንደዛው ስለዚህ ምን ማድረግ አለብኝ? የኔ መብት እንዲከበር የሌላውን ማክበር አለብኝ። የኔ ቋንቋ እንዲከበር የሌላውን ማክበር አለብኝ። የኔ ሀሳብ እንዲከበር የሌላውን ሀሳብ ማክበር አለብኝ። በእንደዚህ አይነት መንገድ ከጎረቤት ጋር ጥሩ ግንኙት መፍጠር ይቻላል ማለት ነው። ያ ጥሩ ግንኙት ደግሞ ለወደፊት ህይወት ጠቃሚ ነው። ምክንያቱም ሰው ብዙ ነገር ያጋጥመዋል በተፈጥሮ ሀዘን አለ ደስታ አለ ብዙ ነገር አለ። እንደዚህ ሁኔታዎች ሰው ከሰው ጋር የሚተባበረው ከጎረቤቱ ጋር ጥሩ ግርኝነት ሲኖረው ነው። ስለዚህ እኔ ለማንም የምመክረው ማንም ሰው ከጎረቤቱ ጋር ከሌላ ሰው ጋር ጥሩ ግንኙነት መፍጠር አለበት ብዬ ነው ማስበው። ምክንያቱም መጽሐፍ ቅዱስም ሲናገር ቢቻላችሁ ከዛ ሁሉ ጋር በሰላም ኑሮ ተብሎ ተጽፏል። ስለዚህ ቢቻልን ከሰው ጋር ሁሉ በሰላም ለመኖር እንገደዳለን ማለት ነው። ጎረቤቶቻችንን ጨምሮ ከጎረቤት ጋር ጥሩ ግንኙነት መፍጠር በህይወት ጎዳና መልካምነት መሆኑ ነው። ስለዚህ ማንም ሰው በህይወት ጎዳናው ከሰው ጋር የሚተባበር ከሆነ ሰውን የሚረዳ ከሆነ ሰውን የሚያከብር ከሆነ ያ ሰውም ሌላ ሰው ያከብረዋል። ስለዚህ እኔም ጎረቤቶችን አከብራለሁ ጎለቤቶቼን እወዳለሁ። ከጎለቤቶቼ ጋር ጥሩ ግንኙነት ነው ያለኝ። በጣም እወዳቸዋለሁ በጣም አከብራቸዋለሁ እነሱም ይወዱኛል እኔም እወዳቸዋለሁ እየተከባበርን ነው የምንኖረው ማለት ነው

ስሜቴን በፊቴ ላይ አላሳየም እኔ በተፈጥሮዬ ስሜቴን ሰው ሲያነብብኝ ደስ አይለኝም። ምክንያቱም ስሜቴ የራሴ ችግር ነው የራሴ ሁኔታ ነው። ሌላ ሰው እንዲያውቅብኝ አልፈልግም። ስሜት በፊት ይነበባል በርግጥ ማንም ሰው ለመደበቅ ይሞክራል ግን ይነበባል። ስሜት በሁለት መንገድ ይነበባል በመጀመሪያው በችግር ምክንያት ሰው ሲጎዳ ሲያዝን ሲያለቅስ ስሜቱ ይነበባል። ሌላው ደግሞ በደስታ ጊዜ በጣም ሲደሰት አዲስ ነገር አዲስ ህይወት አዲስ ነገር ሲያገኝ ሰው ስሜቱን ይገልጻል። አንዳንድ ሰዎች ደግሞ በጭራሽ ደስታቸውም ሀዘናቸውም አይታወቅ ሰዎች አሉ። እና እኔ በተፈጥሮዬ አዲስ ነገር ሳገኝ ወይም ደግሞ ጥሩ ስሜት ሲሰማኝም ተመሳሳይ ፊት ነው ያለኝ። በጣም ስቸገር ሳዝንም ተመሳሳይ ፊት ነው ያለኝ። ሌላ ሰው እንዲያነብብኝ አልፈልግም። ይሄ ለምን? እንደሚጠቅመኝ አውቃለሁኝ ምክንያቱም ሰው ቢበዛ ቢበዛ ሊታገሰኝ የሚችለው አንዴ ወይ ሁለቴ ነው ከዛ ውጪ አይታገሰኝም። ስለዚህ ለማይታገሰኝ ሰው ደግሞ ገበናዬን ስሜቴን ብነግረው የባሰ ቁስል ነው የሚሆንብኝ። ለዛ በደስታዬ በሀዘኔም ስሜቴ ሌላ ሰው ማንበብ አይችልም። ይሄ በተፈጥሮ የተሰጠኝ ጸጋ ነው። እግዚአብሔር ደግሞ ሲፈጥረን ለእያንዳንዱ ሰው የራሱ የሆነ ስጦታ ሰጥቶታል። ምክንያቱም በነፃ የተፈጠረ ማንም የለም ለእያንዳንዱ ሰው ጸጋ አለው። ለእያንዳንዱ ሰው በረከት አለው ለእያንዳንዱ ሰው የተሰጠ የእግዚአብሔር ስጦታ አለ ይሄ ስጦታ እንደየ አያያዛችን ይለያያል። አንዳንድ ሰው በራሱ ጊዜ ስሜቱን ይገልጻል ማለት ሲከፋውም ይታወቅበታል ሲደሰትም ይታወቅበታል ስሜቱን እንዲሁ ይቀያየራል። አንዳንድ ሰው ደግሞ ጭራሽ በደስታውም በሀዘኑ ምን እንደገጠመው አይታወቅም ሁል ጊዜ ተመሳሳይ ፊት ያሳያል። እኔ ተመሳሳይ ፊት ከሚያሳዩ ሰዎች ውስጥ አንዱ ነኝ። ምክንያቱም ስሜቴ ሌላ ሰው እንዳያነበብኝ የማደርገው ለምንድነው? ሰው ስለማይረዳኝ ነው ምን ብዬ ለመገለጽ እችላለሁኝ ሰው የሚታገሰኝ አንዴ ሁለቴ ነው። ስለዚህ ያለኝን ስሜት ደስታዬንም ሀዘኔንም ለእግዚአብሔርና ለእግዚአብሔር ብቻ ነው የምነግረው እግዚአብሔር ይረዳኛል። እግዚአብሔር ያግዘኛል እግዚአብሔር አይተውኝም እግዚአብሔር አባቴ ነው እግዚአብሔር ረዳቴ ነው ብዬ ስለማምን። ለሰው ከማሳይ ፊቴን ስሜቴን ሁሉ በእንባና በደስታም ይሁን ለእግዚአብሔር አምላኬ ነው የምገልጻው። እና ሰው ብዙ ጊዜ ስሜቱን ቢደብቅ ጥሩ ነው ብዬ ነው የማስበው። ምክንያቱም ስሜቱን ስሜቱን የማይደብቅ ሰው ለተለያየ አደጋ ሊጋለጥ ይችላል። ምክንያቱም በደስታው መጥፎ ነገር ያጋጥመዋል። በሀዘን መጥፎ ነገር ያጋጥመዋል ስለዚህ እያንዳንዱ ሰው ስሜቱን ቆጥቦ በጣም ደስተኛ ሲሆንም በመጡ በጣም ሲያዝንም በመጠኑ ካደረገ ህይወትን ቀለል ላድርጉ መኖር ይችላል። ለእያንዳንዱ ስሜት ግን ለሰው የምናንፀባርቅ ከሆነ ሰዎች ደስተኛ በመሆናችን ደስ ላይላቸው ይችላል። ሰዎች በማዘናችን ሊደሰቱ ይችላሉ ሰዎች ደግሞ ደስ ስላለን ሌላው ሰው ደስ ይለዋል ማለትም አይደለም። እንደየሰው ስሜት ስለሚለያይ ማለት ነው። ስለዚህ ማንም ሰው ቢችል ቢችል የስሜቱን መደበቅ ልምድ ቢያዳብር ጥሩ ነው። ደስታውንም መደበቅ ሀዘንም መደበቅ ከዛ ያንን የህይወት ክህሎት እያጋራ ሰው በደስታውም ቢሆን እግዚአብሔር ነው ያን ደስታ የሰጠው። በሀዘኑም ቢሆን እግዚአብሔር ነው ያን ሀዘን የሰጠው ብሎ አምኖ ሰው ህይወቱን በዚህ መንገድ መምራት አለበት ብዬ አምናለሁ። ስሜቴን በፊት ላይ በፊቴ ላይ ማሳየት አልፈልግም። ምክንያቱም ችግሬን የማውቀው እኔ ነኝ ደስታዬን የማውቀው እኔ ነኝ። እኔ ሲከፋኝ ደስ የሚለው ሰው ሊኖር ይችላል። እኔ ስደሰት የሚከፋው ሰው ሊኖር ይችላል ስለዚህ በሰው ፊት ይሄን ፀባይ ማሳየት አልፈልግም። ቢደላኝም ባይዶላኝም ቢኖረኝም ባይኖረኝም ብደሰትም ባልደሰትም ፊቴ ተመሳይ ነው ለሁሉም ሰው በተመሳይ ሰዓት። ስለዚህ እንደዛ ማድረግ ከብዙ ነገር ይጠበቃል ምክንያቱም ሁሉም ሰው ይወደኛል አይባልም ሁሉም ሰው ይጠላኛልም አይባልም። ስለዚህ ለሚወዱኝ በአካል እየተነጋገርኩኝ በአካል እያሳወቅኩኝ እሄዳለሁ። ለሚጠሉኝ ደግሞ ደስታዬም ሀዘኔም አይታወቅም። ስለዚህ እኔ ብዙ ጊዜ ስሜቴን በፊቴ ላይ መግለጽ አልወድም። ፊቴ ተመሳሳይ ነው። አልናደድም አልጠቁርም አልከሳም። ስለዚህ ማንም ሰው እንደዚህ ነው ማድረግ ያለበት ብዬ ነው የማስበው ስሜቱን ማስነብብ የለበትም። ስሜት መደበቅ እና በስነ ስርዓት መያዝ ስላለበት ማለት ነው። እኔ ስሜቴን

የቀረ ምግብ አልበላም እውነት ለመናገር የቀረ ምግብ ማለት በሌላ አገላለጽ የተረፈ ምግብ ማለት ነው። ምግብ በብዙ ባክቴሪያ የተበከለ ነው። በብዙ ባክቴርያ የተበከለ ስለሆነ ለብዙ በሽታ ያጋልጣል። ምክንያቱም ሰው ከበላ በኋላ እጁን ከታጠበ በኋላ የሚቀረው ምግብ በዝንብ በተለያየ ነገር ሊበከል ይችላል ያ ምግብ ተበከለ ማለት ደግሞ ያንን ምግብ የሚበላ ሰው ይጎዳል ማለት ነው። ተጎዳ ማለት ደግሞ ለበሽታ ዘጋለጠ ማለት ነው። ስለዚህ የቀረ ምግብ አልበላም። የቀረ ምግብ በፍጹም በፍጹም አልበላም። ባይርበኝም የቀረ ምግብ አልበላም። ምክንያቱም ሰው በእጁ ነካክቶ ዞር ሲል ዝም በል ይነካው ይችላል የተለያየ ነገር ይነካው ይችላል ያ ደግሞ ለመሽታ ያጋልጣል። ማንም ሰው እኔ ለማንም ሰው የምመክረው የተረፈ ምግብ የቀረ ምግብ መመገብ የለባቸውም። ምን? ማድረግ አለባቸው ምግብ እንዳይቀር ወይም ምግብ እንዳይተርፍ የሚበቃቸውን የሚመጥናቸውን ያህል መስራት ነው። ለምሳሌ አንድ ሰው አንድ እንጀራ ብቻ የሚበቃው ከሆነ ከአንድ እንጀራ በላይ መጨመር የለበትም። ምክንያቱም ሲተርፍ ለሌላ በሽታ ያጋልጣል። ያ ምግብ እየቆየ እያደረ እየዋለ ሲሄድ እየተበከለ እየተበከለ ይሄዳል ስለዚህ ድንገት ህፃናት ያንን ምግብ ቢነኩ በሽተኛ ነው የሚሆኑት ማለት ነው። ስለዚህ የቀረ ወይም የተረፈ ምግብ መመገብ ጥሩ አይደለም። ምክንያቱም ይበከላል በተለያየ ነገር ስለዚህ ምንድነው ለዚህ ትክክለኛ መፍትሄ የሚሆነው የሚበቃንን ያህል ማቅረብ ነው። ሰው አንድ እንጀራ የሚበቃው ከሆነ አንድ እንጀራ ብቻ ማቅረብ ነው። አንድ እንጀራ እና ዳቦ የሚበቃው ከሆነ አንድ ጃና ዳቦ ይዞ መግባት ነው ያለበት። እንጂ ዝም ብሎ እያቀረበ ምግብ እያተረፈ እያተረፈ ወይ ምግብ እየቀረ ምግቡን መበላሸት የለበትም። ምግብ እንዳይተርፍ ተብሎ ደግሞ አይበላም። ምግብ እንዳይተርፍ ተብሎ አይበላም። ምግቡ እንዳይበላሽ እንዳይተርፍ ብዬ ከመጠን በላይ አልበላም። ስለዚህ መጀመሪያውን ቀድሞ ነገር ምን ማድረግ አለብኝ ምግቡ እንዳይበላሽ። ምግቡ እንዳይበከል የሚበቃኝን ያህል ማብላ ማዘዝ አለብኝ ወይም ማቅረብ አለብኝ። አንድ እንጀራ የሚበቃኝ ከሆነ አንድ እንጀራ ብቻ ነው ማቅረብ ያለብኝ። ሁለት ከሆነ ሁለት ዳቦ ብቻውን ዳቦችን ማቅረብ ያለብኝ። ዳቦም እንጀራ ምንም አንድ ላይ ሰብስበን ስናቀርብ ምንድነው? የሚሆነው ይተርፋል። ወይም ይቀራል የቀረ ምግብ ደግሞ በሽታ ነው የሚሆነው። ወደ ሃያ ደቂቃ ከተረፈና ከቆየ በሽታ ነው የሚሆነው ባክቴሪያ ደግሞ የነዚህ ምግቦች መበከል ወይም ለመሽታ የሚያጋልጡ ነገሮች ናቸው። ስለዚህ ማንኛውም ሰው ምግብ ሲያቀርብ በመጣኑ በሚበቃው መንገድ መሆን አለበት። ከመጠን በላይ መመገብ የለበትም። ከመጠን በላይ መመገብ የለበትም። ከመጠን በላይ መመገብም በሽታ ነው በራሱ ደግሞ ከመጠን በላይ እንዳልጠግብ ብዬ የማተርፍ ኮሆነ ነው ምግቡ ይበላሻል። ምግቡ በሁለት መንገድ ይበላሻል። የመጀመሪያው ገበሬ ዋጋ ከፍሎበታል ያንን እንጀራ ያንድ አቦ ለማምጣት ገበሬ ዋጋ ከፍሏል አንድ ሁለተኛ ደግሞ ከመጣ በኋላ የሚሰሩት እናቶች እህቶች ወንድሞች ዋጋ ከፍለውበታል እንጀራ ለመጋገር አንድ ቀን ቆማለች። አንድ ቀን አንድ እናት አንድ ቀን ሙሉ ቆማ ትጋግራለች። እኛ እየተረፍን እየደፋን ከሆነ ኪሳራ ውስጥ እንገባለን። የሚደክመውን ሰው ላብ እናጠፋለን ማለት ነው። ስለዚህም እያንዳንዱ ምግብ ክትትል መደረግ አለበት። ማለት የቀረ ምግብ ነው ወይስ ንጹህ ምግብ ነው የሚለውን ልየታ መደረግ አለበት። በርግጥ በኢትዮጵያ አንዳንድ ሰዎች በተለይ ጎዳና ተደራዳሪዎች የቀረ ምግብ አንድ ላይ ይበላሉ። ለነሱ ነው የምንሰጠው። ስለዚህ ምግብ ከሚበላሽ ምግብ ላላገኙት ቅድሚያ መስጠት። ምክንያቱም ምግቡን ሰብስበን ይዘን ስንሄድ የተለያየ ሰው የተለያየ መንገድ ይፈልጋል። አንዳንዱ በጓደኛው ዘመን ምግብ እንዲያገኝ ይፈልጋል። አንዳንዱ ደግሞ የተቸገረ ሰው ቀጥታ እየለመነ ይበላል። ስለዚህ ለእነሱም ቢሆን ከሰጠን አይቀር ከጸደቅን አይቀር በረከት ካደረግን አይቀር በነፃ መስጠት ይሻላል በነፃ ደግሞ ንጹህ መግቡ ማለት ነው። ከዛ ውጪ ምግብ እያተረፍን ምን በላ ከሆነ የተረፈው መበላ ከሆነ ስለሚበከል በሽታ ነው የሚሆነው። እኔ የትቀረ ምግብ የተረፈ ምግብ አልበላም በፍጹም። ስለዚህ የሚበቃኝን ያህል አቀርባለሁ። የማይበቃኝን ያህል አላቀርብም። ለምሳሌ አንድ እንጀራ የሚበቃኝ ከሆነ አንድ እንጀራ ብቻ ነው የማቀረው። እሱን ከበላሁ በኋላ ሌላ ተጨማሪ አልፈልግም። ሰው በሚገባው መጠን በሚሰማው መጠን ማናገር ያስፈልጋል። ምግብ እያደረ እያደረ እያደረ የሚሄድ ከሆነ መጨረሻ ላይ ተበላሽቶ በሽታ ነው የሚሆነው። ስለዚህ ያደረ ምግብ መብላት ጥሩ አይደለም። እኔ በበኩሌ ያደረ ወይም የቀረ ምግብ በልቼ አላውቅም ወደፊትም አልበላም ምክንያቱም ጤና

የክላውድ ማከማቻ እጠቀማለሁኝ የክላውድ ማከማቻ የሚለውን ትርጉም መጀመሪያ እስኪ እንመልከት የክላውድ ማከማቻ ማለት በክላውድ ላይ የሚገኝ በእጅ የማይጨበጥ የማይዳሰስ ማጠራቀሚያ ነው። የክላውድ ማጠራቀሚያ በሁለት መንገድ ማግኘት እንችላለን የመጀመሪያው በነፃ እሱም ወደ አስራ አምስት ገጋቢት ይሰጠናል። ከዛ ውጪ ደግሞ በግዢ ክላውድ ማከማቻ የሚያቀርቡ ድርጅቶች አሉ ከእነሱ ድርጅቶች በነፃ መግዛት እንችላለን። በነፃ ወይም ደግሞ በዶላር መግዛት እንጨናለን። እኔ ክላውድ ማከማች የምጠቀመው በነፃ ነው እሱም አስራ አምስት ጂቢ ነው። አስራ አምስት ጂቢ ከሞላ በኋላ በየወሩ መክፈል አለብኝ። በነፃ እስከ አስራ አምስት ጂቢ ብቻ ነው የሚሰጠው። ስለዚህ ክላውድ ማከማቻ ጥቅም አለው በርግጥ ግን ዋጋው ትንሽ ውድ ነው። ዋጋው ትንሽ ውድ ነው። ግን ጥቀሙ ከፍተኛ ነው። ምክንያቱም ለምሳሌ አንድ መረጃ ኮምፒውተር ላይ ብናስቀምጥ ወይም ፍላሽ ላይ ብናስቀምጥ ሊጠፋ ይችላል ፍላሹ ይጠፋል። ወይ ኮምፒውተሩ ይጠፋል። ያኔ መረጃውን አጣለሁ ማለት ነው። ክላውድ ስቶሬጅ ይባላል በእንግሊዘኛ ቋንቋ በአማርኛ ደግሞ ክላውድ ማከማቻ ይባላል የክላውድ ማከማቻ። ማንም ሰው ሊሰርቀው አይችልም። ምክንያቱም አካላዊ ቁስ አይደለም። አካላዊ ቁስ አይደለም። አየር ላይ ነው ያለው አየር ላይ ያለ ማከማቻ ነው ማንም ሰው ሊሰርቀው አይችልም። ግን የሚስጥር ቁጥር መያዝ አለብኝ የሚስጥር ቁጥር ካልረሳው በስተቀር የትም አይጠፋም። ስለዚህ በጣም ታማኝ ማጠራቀሚያና ማከማቻ ነው። እሱ ደግሞ የሚያቀርቡ ድርጅቶች አሉ። በነፃ የሚሰጥ በጣም ትንሽ ነው አስራ አምስት ጂቢ ማን በጣም ትንሽ ነው። ስለዚህ ያንን ለመያዝ ምን መደረግ አለበት? በክፍያ መግዛት አለብን። በክፍያ ምናልባት ይሄኛው ሀገር የበየነ መረብ ግብይት ስርዓት ስለሌላት ነው። እንጂ የክላውድ ማከማቻ መግዛት እንችላለን። በተለይ በጣም ትልቅ ፋይል የምናስቀምጥ ከሆነ ትልቅ ዶክመንት የምናስቀምጥ ከሆነ የክላውድ ማካማቻ ግድ ያስፈልገናል። ያስፈልገናል የክላውድ ማከማቻ ጥቅሙ ምንድነው? በኮምፒውተር ላይ አናስቀምጥም አይሰበርም አይጠፋም አይቀደድም ምንም አይልም። ስለዚህ ማስታወስ ያለብን ብቻ የይለፍ ቃል ነው። ይለፍ ቃል እንዳንረሳ እንጂ። ሌላው እዛው ላይ የሚሰራ ስራ እዛው ላይ የሚጠራቀም ስራ ነው። ይሄ ክላውድ ማከማቻ ጥቅሙ በጣም ከፍተኛ ነው። ግን ትንሽ ዋጋው ብዙ ነው። ዋጋው ውድ ስለሆነ ነው እንጂ የክላውድ ማከማቻ ጥቅሙ ከፍተኛ ነው። አይሰረቅም በሌባ ለምሳሌ ኮምፒውተር ይሰረቃል። ወይም ደግሞ ሃርድ ዲስክ ይሰረቃል። ስለዚህ ምን ማድረግ አለብኝ ክላውድ ማከመቻ ላይ ማስቀመጥ አለብኝ የሱን ማንም መስራት አይችልም ማንም መጥለፍ አይችልም። ምክንያቱም ተቋሙ ከፍተኛ ቁጥጥር ያደርግበታል። ስለዚህ እኔ በብዛት ክላውድ ማከማቻ እጠቀማለሁኝ ግን በነፃው የነፃዎቹን የምጠቀመው በነፃ የሚሰጡትን ነው። በነፃ ደግሞ ቅድም እንደጠቀስኩት ከአሥራ አምስት ጂቢ የበለጠ አይደለም አስራ አምስት ጂቢ ቪዲዮ በጣም ትንሽ ናት። እሷን ነው የምጠቀመው። ከአሥራ አምስት ጂቢ ካለፈ በግዢ ነው የማደርገው ማለት ነው። ክላውድ ማከማቻ በጣም ታማኝ ነው። አይሰረቅም አይጠፋም አይሰበርም ምንም አይሆንም መረጃችን ስለዚህ ክላውድ ማከማቻ እንድትጠቀሙ እመክራችኋለሁ። ምክንያቱም ኮምፒውተር ብትጠቀሙ ኮምፒውተር ሊሰረቅ ይችላል። ፍላሽ ብትጠቀሙ ፍላሹ ሊሰንበር ይችላል ሊጠፋ ይችላል ያኔ መረጃ እናጣለን ማለት ነው። ስለዚህ መረጃውን እንዳናጣ ሁል ጊዜ ሁል ጊዜ የክላውድ ማከማቻ መጠቀም ተገቢ ነው። እኔም ምክሬ ነው ለሁሉም ለሁሉም ሰው የክላውድ ማቀማጫ ማጠራቀም ጥቅም እንጂ ጉዳት የለውም። ግን ትንሽ የዋጋ ግንነት አለ። ዋጋው በጣም ወድ ነው። ክላውድ ማከማቻ በየወሩ በየአመቱ ለመክፈል ትንሽ ያስቸግራል እንጂ መረጃው የትም አይሄድም ክላወድ ላይ ነው ያለው የትም አይጠፋም። ስለዚህ መረጃ ስንፈልግ ደግሞ የሚመለከተውን አካል መጠየቅ ነው። የክላውድ ማከማቻውን በግዢ መጠቀም ከፈለግን ደግሞ ራሳቸውን የቻሉ የዚህን የክላውድ ማከማቻ የሚያቀርቡ ድርጅቶች አሉ ከእነሱ ጋር መነጋገር ነው። ግን ከጉዳቱ ጥቅሙ ያመዝናል። ምክንያቱም ቅድም እንደጠቀስኩት በኮምፒውተር ብንይዘው ኮምፒውተሩ ይጠፋል ይሰበራል ምን ይላል? ይሄ ክላውድ ማከማቻ ግን አየር ላይ ያለ ክላውድ ላይ ያለ ስለሆነ የትም አይሄድም የትም አይጠፋም። ስለዚህ ክላውድ መከማቻ መጠቀም ጥቅም አለው ማለት ነው።